እሺ ርዕሴ እንግዲህ እንደምን አመሹ ይሰኛል ምንድነው እሱ ያው እንደምን አመሹ ተብሎ የሚባለው እንደ ሰላምታ አሰጣጥ ይሆንና ይህ የሰላምታ አሰጣጥ የሚያሳየን ምንድነው የሆነ የጊዜ ገደብን ወይንም ደግሞ ያለበትን የጊዜ ሁኔታ ወቅት ይወስነዋል ማለት ነው። ስለዚህ እንደምን አመሹ የሚለው ቃል የምንጠቀመው ምሽት ላይ ወይንም ደግሞ ማታ ላይ ነው ማለት ነው። ያው ሰላም ነው ወይ እንደማለት ነው በአጠቃላይ ለምናገኘው ሰው ወይንም ደግሞ ለዛ ሰው ሰላምታ እየሰጠን ነው ማለት ነው እንደምን አመሹ ስንል ሰላም ላንተ ይሁን ወይንም ደግሞ ያው እንደ መልካም ምኞት ሆኖ የሰላምታ አንዱ የሰላምታ መገለጫ መገለጫ ነው ማለት ነው ይህ የሰላምታ መገለጫ እንግዲህ ጊዜን ገደብ ያደረገ ነው ማለት ነው። ምክንያቱም ይሄ ማለት ምሽትን ወይንም ደግሞ መምሸቱን የሚያሳይ ነው ማለት ነው ያው ይሄን ነገር እንግዲህ በሰአት ስንገልጸው ከምሽቱ አስራ ሁለት ሰዓት አንስቶ እስከ ስድስት ሰዓት ወይንም ደግሞ እስከ ሌሊቱ ስድስት ሰዓት ወይንም እስከ አምስት ተኩል አካባቢ ያለውን የሰዓት ወሰንን ያሳያል ማለት ነው። ስለዚህ በዚህ ሰዓት ውስጥ ወይንም ደግሞ በዚህ ጊዜ ውስጥ ሰዎችን ስናገኝ ወይንም ከሰዎች ጋር ስንገናኝ እንደምን አመሹ ብለን ሰላምታ እንለዋወጣለን ማለት ነው። እና ያንን የጊዜ ገደብ የሚያስቀምጥልን የሰላምታ መለዋወጫ ዘዴ ነው ማለት ነው እንግዲህ ያው ይሄ ሰላምታን ስናነሳ የተለያዩ ነገሮችን አብረን እናነሳለን ለምሳሌ ሰላም ተብሎ ብቻ ሊታለፍ ይችላል ማለት ነው ይህ ሰላም የሚለው ቃል ያው ሰላምታ ሰጥቷል ተለዋውጧል ግን ይህ የሰላምታ አይነት ደግሞ የጊዜ ገደብን አይለይም ማለት ነው ለምሳሌ አንድ ሰው ሰላም ሲል ጠዋት ይሁን፣ ወይንም ደግሞ ማታ ይሁን፣ ወይንም ቀን ይሁን፣ የሚለይ ነገር የለም ማለት ነው ለሁሉም የሆነ የጊዜ ሁኔታ ውስጥ ሆኖ መስጠት ይቻላል ወይንም ደግሞ ሰላምታ መለዋወጥ ይቻላል ማለት ነው። በዚህ ሰላምታ አይነት ግን ይሄኛው ደግሞ ተነጥሎ ለምሳሌ እንደምን አመሽህ ካልኩ አንድን ሰው ነጥዬ ወቅቱ ምሽት መሆን አለበት ማለት ነው ወይንም ደግሞ ከዛ ሰውዬ ጋር የተገናኘው እንግዲህ ማታ ነው ማለት ነው። ያው ሰው በአጭሩ ሊገባው የሚችለው አንድ ሰው እንደ ምናምን አመሸ ካለ ሰዓቱ ምሽት እንደሆነና ማታ እንደሆነ ወይም ደግሞ ጨለማ እንደሆነ በግልጽ ያስታውቃል ማለት ነው ያው የሰላምታ አሰጣጥ ሂደት ነው። ይሆናል ከዛን መልሶ ደግሞ አንዳንድ ሰው እንዴት አመሸ ብሎ የሚጠይቅ አለ ማለት ነው ያው ሰላምታዊ ጥያቄ ነው ሰላምታዊ ጥያቄውን በሰላምታዊ ጥያቄ ይመልሳል ማለት ነው፣ ወይንም ደግሞ እግዚአብሔር ይመስገን እንዴት አመሸህ ይላል ማለት ነው ያ ማለት ያው ፈጣሪውን አመስግኖ መልሶ ሰላምታ ለሰጠው ሰው መልሶ ሰላምታ ያቀርባል ማለት ነው። ያው ያኛውም ሰውዬ እንግዲህ መልሶ እግዚአብሔር ይመስገን ይላል እንደየ እምነቱ ሁኔታ ይለያያል ያው ሙስሊም ከሆነ አላምዲሊላህ ሊል ይችላል፣ እና ብቻ ያንን ይመልስለታል ማለት ነው በአጠቃላይ ስለዚህ ሌላው ነገር ደግሞ ያው እዚህ ጋር የተጠቀመው ነገር እንደምን አመሹ ሲል የተሰጠው ሰላምታ ሰጪው አካል ሰላምታ የተቀባዩ አካል ምን መሆኑን ነው የሚያሳየው ወይ ትልቅ ሰው ነው ወይንም ደግሞ ያው ለትልቅ ሰው እንደተሰጠ ያስታውቃል ምክንያቱም አመሹ የሚለው ቃል ለትልልቅ ሰዎች ለክብር የሚሰጥ ቃል ነው ማለት ነው እንደዛ የሚባለው ትልልቅ ሰዎች ሆነው እንደ ማክበር አንቱታን የሚገልጽ አይነት ስሜት አለው ማለት ነው እንግዲህ ይህንን እንደምን አመሹ የሚለውን ቃል በዚህ አይነት መልኩ ልናየው እንችላለን።

እሺ እንግዲህ የማወራበት ርዕስ ደህና ነኝ ይሰኛል ደህና ነኝ ማለት እንግዲህ ይህ ሰዎች ለሚጠይቁን ጥያቄ የምንሰጠው ምላሽ ነው። ይሄም ደግሞ በዋናነት ያው ሰላምታዊ ጥያቄ ስንጠየቅ የምንሰጠው ምላሽ ነው ደህና ነኝ የሚለው ምላሽ እንግዲህ ሰላም መሆናችን ወይንም ደግሞ ጤነኛ መሆናችንን የምንገልጽበት ምላሽ ነው ማለት ነው። እንግዲህ ይህ ምላሽ ምን ተጠይቀን ነው የምንሰጠው የሚለውን ነገር ስን አይ ወይንም ደግሞ ወደኋላ ስናስብ ምንድነው? እሱ እንዴት ነህ ተብሎ ሰላምታ ሊሰጥ ይችላል። ለምሳሌ አንድ ሰው እንዴት ነሽ ይለኛል ማለት ነው። ደህና ነኝ እግዚአብሔር ይመስገን እላለሁ ማለት ነው። ከዛ በመቀጠል ስለዚህ ደህና ነኝ የሚለው ቃል ያው ጤነኛ እንደሆንኩ ሰላም እንደሆንኩኝ የሚገልጽ ቃል ነው ማለት ነው። ስለዚህ ብዙ ጊዜ እንዴት ነሽ? ለሚለው ጥያቄ ምላሽ የምንጠቀምበት ነው ይህ ደህና ነኝ የሚለው ቃል። ሌላው ደሞ ያው ከዚህ ጋር ተያይዞ ተለዋጭ ቃል መጠቀም እንችላለን እንዴት ነሽ ሲል ሰላም ነኝ ማለት ይቻላል ማለት ነው። ያው ሰላም ነኝም ደህና ነኝም የሚለው ነገር አንድ አይነት ትርጉም ናቸው ያላቸው ማለት ነው። ጤነኛ ነኝ ምንም አይነት ነገር ያስቸገረኝ ነገር የለም እንደማለት ነው። ስለዚህ ሰዎች የተለያየ የሰላምታ አይነት ይሰጣሉ ሊሰጡም ይችላሉ። ስለዚህ እኛ ጠቅለል አድርገን የትኛውም አይነት የሰላምታ አይነት ቢሰጠን ደህና ነኝ ብለን በአጠቃላይ ለሁሉም ሰላምታ አይነቶች ምላሽ የሚሆን ቃል ነው። ይህ ቃን ለምሳሌ እንዴት ነሽ? የሚል ነገር ሊባል ይችላል ደህና ነኝ እላለሁ ማለት ነው። አንዱ ደግሞ መጥቶ ሌላ ሰው ደግሞ ሰላም ነው ሲባል ሰላም ነው ምናምን እላለሁኝ ግን ደህና ነኝ እላለሁ ማለት ነው። ሌላው ደግሞ እንግዲህ ይሄ ደህና ነኝ የሚለው ቃል። በሌላ በኩል ደግሞ ስናየው ለምሳሌ አንድ ሰው አሞት ሄደን ታዲያ አሁን እንዴት ነው ተሽሎሃል? ብለን ልንጠይቅ እንችላለን እንደዛ ብለን ስንጠይቅ ደህና ነኝ አዎ አሁን ደህና ነኝ ይላል ማለት ነው። ያ ማለት እንግዲህ አሁን ተሽሎኛል ለውጥ አለኝ እንደማለት ነው። ያው በይበልጥ እየጠየቅነው ስለ ጤንነቱ ስለሆነ ያንን እንግዲህ የጤንነቱን ሁኔታ ከበፊት ከነበረው አንጻራዊ አያይዞ ይገልጻል ማለት ነው። እና ያው በተለያየ ነገር ውስጥ ሲገባ ሌላ እንግዲህ የተለያዩ ትርጉም ሊሰጥ ይችላል። ያው ሁሉም ቃላቶች እንግዲህ እንደየ አገባባቸው ነው የሚለያየው ማለት ነው። እና ከዛ አንፃር ማየት እንችላለን ይሄ ደህና ነኝ የሚለው ቃል ማለት ነው።

እሺ በቀጣይ ላይ እንግዲህ የምናገኘው ግራጫ የሚለውን ቃል ይሆናል፤ ይህ ግራጫ የሚለው ቃል እንግዲህ፤ የቀለም አይነት ወይንም ደግሞ የከለር አይነት ነው፤ እና ይህን ከለር እንግዲህ በተለያየ ነገሮች ላይ እናገኘዋለን፤ ማለት ነው በብዛት እንግዲህ የልብስ ላይ እናገኘዋለን፤ ግራጫ ቀለም እየተቀባውንም ደግሞ ግራጫ ቀለም የያዘ ልብስ እንግዲህ ብዙ ሰዎች በሹራም መልኩ ይጠቀሙታል፤ በሱሪም ልሆን ይችላል፤ እንደገና ደግሞ በቀሚስ መልክም ይጠቀማሉ ማለት ነው፤ አንደኛ ነገር ይሄ ቀለም ብዙ ደማቅ የሆነ ነገር አይደለም። እይታ ወይንም ደግሞ አይለይ ስታይ ብዙ የሚከብድ አይነት ከለር አይደለም፤ ግራጫ ቀለም ማለት፤ ቀለሙ ወደ ቢጫ ይወስደውና ግን ከቢጫ ቀለም ፈዘዝ የሚል አይነት የቀለም አይነት ነው፤ ስለዚህ ፈዘዝ ስለሚልም እየመሰለኝ ያው ሰዎች በተለያየ ነገር ውስጥ ቢጫ፣ ግራጫ፣ ቀለምን ተጠቅመው እናያለን፤ ለምሳሌ የቤት ውስጥ መገልገያ የተለያዩ ፕላስቲኮች በግራጫ ቀለም ወይንም ደግሞ በግራጫ ከለር አይነት ይመጣሉ፤ ከእጅ መታጠቢያ እስከ ትልልቅ የሆኑ የውሃ ማጠራቀሚያ በርሜሎች ሳይቀር በዚህ በብራጫ ቀለም፤ በግራጫ ቀለም የሚሰሩበት ወይንም ግራጫ ቀለም የሚይዙበት ሁኔታ አለ ማለት ነው፤ እንግዲህ ከዛ ባለፈ እንግዲህ የተለያየ ቦርሳን ማየት እንችላለን፤ እዚህ ጋር በጀርባችን የሚያዙ ቦርሳዎች እንግዲህ ግራጫ ቀለም አላቸው፤ የቀለም አይነት አላቸው፤ ማለት ነው፤ እና ይህንን ይህንን ግራጫ የቀለም አይነት እንግዲህ ያው ብዙ ነገሮችን መጥቀስ ይቻላል

እሺ እንግዲህ ቀጣይ ላይ የምናገኘው ርዕስ ምን ይላል? ፌብራሪው ነው የሚለው፤ ፌብራሪው ማለት እንግዲህ የወር ስም ነው። ይህ የወር ስም እንግዲህ በአማርኛ ቀጥታ ስንተረጉመው የካቲት ማለት ነው። ይሄ እንግዲህ የካቲት የሚለው ቃል በኢትዮጵያ ስንተረጉመው ነው። በፈረንጆች ደግሞ ፌብሩዋሪው ተብሎ ይታወቃል እንግዲህ በፈረንጆች ሁለተኛው ወር ነው ማለት ነው፤ ይህም ማለት ደግሞ ያው ከዘመናቸውን ከቀየሩ ወይንም አዲስ አመታቸውን የሚቀይሩት ጃንዋሪው ላይ ስለሆነ ስለዚህ ቀጣይ ላይ የሚያገኙት ፌብሩዋሪው ነው። ያው ሁለተኛ ወር በመባል ይታወቃል ማለት ነው። እንግዲህ አሁን ያለንበት ወር ያው ፌብሩዋሪው ነው አሁን የምንገኝበት ወር እና ይሄ የካቲት ወር በኢትዮጵያ እንግዲህ የተለያዩ ነገሮች የሚደረጉበት ወር ነው፤ አንደኛ ነገር የተለያዩ የሰርግ ዝግጅቶች የሚዘጋጁበትና የሚደረግበት ወይንም ደግሞ የሚከበርበት ወቅት ነው፤ ሌላው እንግዲህ ይሄ ከድግስ ጋር በተያያዙ ያሉ ነገሮች እንግዲህ ብዙ ድግሶች የሚደረጉበት ወር ነው። አንደኛ ነገር ወሩ ይሄ በጋ የሚባለው አይነት ወቅት ነው ማለት ነው ያው ሶስቱ ወሮችን ስለሚይዝ ነው። በኢትዮጵያ ከ በኢትዮጵያ ውስጥ ማለት ሶስቱ ወር ማለት ይሄ የመጨረሻው ወር ነው የሚሆነው። ለበጋ ማለት ነው ያው ቀጣዩ እንግዲህ በልግ በመባል የሚታወቀው ወር ነው። ስለዚህ ፌብሩዋሪው ወይንም ደግሞ የካቲት በመባል የሚታወቀው ወር እንግዲህ ከዚህ ብዙ ነገሮች የሚካሄዱበት ነው። እንግዲህ የካቲት መጨረሻ አካባቢ ላይ እንግዲህ እንደሚታወቀው በኢትዮጵያ ውስጥ ወይንም በኢትዮጵያ አቆጣጠር የአብይ ጾም የሚገባበት ወር ነው። ከዚህ ጋር ተያይዞ ያው ማለት የተለያየ ከእንስሳት ተዋጾዎች ወይም ደግሞ የምንቆጠብበትና ወደ ጾምና ወደ ጸሎት የምንመለስበት ወር ነው። ያው ይሄ ወር እንግዲህ በስተመጨረሻ ላይ በዚህ በፌብራሪው ወይንም ደግሞ በየካቲት መጨረሻ ላይ ነው የሚገባው ማለት ነው ጾሙ፤ ያው ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ማንሳት እንችላለን። ኢትዮጵያ ውስጥ ያው ጾም ከገባ በኋላ ድግስ ወይንም ደግሞ የሰርግ ዝግጅቶች አይካሄዱም። ምክንያቱም ያው ጾም ስለሆነ ብዙም ለዛ ነገር የሚጋብዝ ነገር የለውም ማለት ነው። እና ያው ይሄ ፌብራሪውን ስናነሳ በፈረንጆች ደግሞ ያው ሁለተኛ ወራቸውን እያከበሩ ነው፤ በኢትዮጵያን ደግሞ ስድስተኛ ወር ነው የሚሆነው ማለት ነው። ያ ማለት የካቲት ማለት የአመቱ አጋማሽ እንደማለት ነው የአመቱ እኩሌታ እንደማለት ነው። የካቲት የሚለው ወር ወይንም ደግሞ የካቲት ወር እኩል አመቱ እኩሌታ ላይ ነው ምክንያቱም የአመቱ እኩሌታ ላይ የሚሆነው ለ ለኢትዮጵያን አቆጣጠር ነው እንደዛ የሚሆነው ማለት ነው፤ ስለዚህ የካቲትን በዚህ አይነት መንገድ ማየት እንችላለን ያው የአመቱ አጋማሽ ወይንም ስድስተኛ ወር ነው ስንል ከመስከረም ላይ አንደኛ ወር ስለሚጀምር ማለት ነው። ስለዚህ ወራቶቹ አንድ ላይ ቆጥረን ግማሽ የምናገኘው የካቲትን ነው። የካቲት ማለት እንግዲህ ከተተ ከሚለው ቃል የተሰየመ ስያሜ ነው፤ ይህም ከተተ የሚለው ወር እንግዲህ ጥንት አባቶቻችን ሰብሎቻቸውን ሰብስበው ወደ ጎተራ የሚከቱበት ወር ነው። ስለዚህ ከተተ ከሚለው ቃል ተነስቶ የካቲት የሚለውን ትርጓሜ ተሰጥቶታል ማለት ነው፤ ያው ይሄ ግማሽ ነው ስንል ስንቆጥር መስከረም ብለን አንድ እንላለን ጥቅምት ሁለት ህዳር ሶስት ህዳር ታህሳስ አራት ከታህሳስ ቀጥሎ ጥር አምስት አለ የካቲት ስድስት አለ ማለት ነው። በዚህ አይነት መንገድ ይቆጠራል ማለት ነው። ያው ቃሉ ግን ምንድነው? ወደ ጥሬ ቃሉ ስንመጣ ትክክለኛ ቃሉ ፌብሩዋሪው የሚለው እንግሊዘኛ ቃል ነው፤ በአማርኛ ስንተረጉመው የካቲት የሚለውን ይሰጠናል ማለት ነው። ሁለቱም ያው ሁለቱም ፍቻቸው ወይንም የሚሰጡት ትርጉም አንድ አይነት ነው ማለት ነው፤

እሺ ቀጣይ ላይ የምናገኘው ቃል እንግዲህ ዴሴምበር ይሰኛል ዴሴምበር ማለት በእኛ ስንተረጉመው ወይንም ደግሞ ትክክለኛ ቃሉ የእንግሊዘኛ ቃል ነው ይህ ቃል እንግዲህ ዴሴምበር የሚለው ታህሳስ እንደማለት ነው ታህሳስ ይሰኛል ማለት ነው ያው ዲሴምበርም ታህሳስም የአንድ ወር መገለጫ የወር መገለጫ ስያሜ ነው። እንግዲህ ዲሴምበር ላይ ወይንም ደግሞ ታህሳስን ስንመለከት ዴሴምበር ማለት በውጪዎች ማለት በፈረንጆች አዲስ አመታቸውን ሊቀበሉ የሚዘጋጁበት ወይንም ደግሞ አሮጌውን አመት የሚሸኙበት ወቅት ነው ወይንም ሰዓት ነው ማለት ነው። እንግዲህ ዲሴምበር ውስጥ የተለያዩ ነገሮች ይካሄዳሉ ሲካሄዱም ይስተዋላሉ ማለት ነው። ለምሳሌ የተለያዩ የአመቱን ሙሉ ሲሰሩ የነበሩ የተለያዩ የኪነ ጥበብ ሰዎች የሚሸለሙበት ወቅት ነው። እዚህ ዲሴምበር ላይ በተለያየ በአፍሪካም እንደገና በውጪውም አለም ሲሸልሙ ይስተዋላል ማለት ነው።

እሺ ቢሮ የሚለው ቃል እንግዲህ ፍቺ ወይንም ቀጥተኛ ትርጉሙ መስሪያ ቤት እንደማለት ነው ወይንም ደግሞ የሆነ ነገር የሚሰራበት ቦታ ማለት ነው። ቢሮ ማለት እንግዲህ ቢሮ ቢሮ ብለን በግልጽ የምናስቀምጠው እንግዲህ የሆነ አገልግሎት የሚሰጥበት ተቋም እንደማለት ነው። ይህ ቢሮ የሚለው ነገር እንግዲህ የመንግስትም ሊሆን ይችላል ወይንም ደግሞ የግል ተቋምም ሊሆን ይችላል ያው ሁለቱንም አካቶ የሚይዝበት ሁኔታ አለ። አንዳንድ የግል ተቋም ሆነው እንግዲህ የተለያዩ አገልግሎትን የሚሰጡ አገልግሎትን የሚሰጡ ተቋማት አሉ ግን ደግሞ በመንግስት ስር ያልሆኑ አሉ። ሌላው እንግዲህ ቢሮ ብለን እንግዲህ በሀገራችን ውስጥ የተለያዩ የመንግስት ተቋማት ተቋማት አገልግሎት መስጫ ተቋማትን እንጠራለን። ለምሳሌ ለምሳሌ ያህል ብንጠራ ለምሳሌ የመሬት አስተዳደር ቢሮ ተብሎ ይባላል። ሌላው ደግሞ የመብራት ሀይል ቢሮ ይባላል ያ ማለት ስለ መብራት አገልግሎት የሚሰጡ የተለያዩ በስሩ የሆነ የተደራጁ አካላት አሉ ማለት ነው። እነዛ አካላት እንግዲህ በየደረጃቸው የተለያየ የስራ ድርሻ አላቸው ወይንም ደግሞ የተለያየ የሀላፊነት ቦታ ላይ የተቀመጡ ሰዎች ናቸው የሚሆኑት ያው በአጠቃላይ እነዚህ ሰዎች እንግዲህ ህዝቡን ነው የሚያገለግሉት። ህዝቡን ሲያገለግሉ ደግሞ ምንድነው ያው መብራትን በተመለከተ ያለውን ነገር በሙሉ የሚሰሩና ሀላፊነት ወስደው የሚንቀሳቀሱ እነሱ ናቸው ማለት ነው። ሌላው እንግዲህ ብዙ ጊዜ የሚታወቀው የህብረተሰብ ቁጠራ ወይንም ደግሞ ሲቪል ሰርቪስ በመባል ይታወቃል። ወይንም ስታቲክስ ቢሮ ተብሎ ይታወቃል። ይህ ስታቲክስ ቢሮ ማለት ስታቲክስ ማለት ያው የቆጠራ እንደማለት ነው የህዝብ ቆጠራ ወይንም የህብረተሰብ ቆጠራ እንደማለት ነው። ይህ ቢሮ እንግዲህ በዋናነት ምን በማድረግ ነው የሚታወቀው? የተለያዩ መረጃዎችን ነው ይሄ የሚሰበስበው ማለት ነው። ይሄም መረጃ ትኩረት የሚያደርገው ህብረተሰብ ላይ ነው። የአንድ ሀገር ህብረተሰብ ሊሆን ይችላል የቁጥር ሁኔታ ሊሆን ይችላል ወይንም ደግሞ የተለያዩ አገልግሎቶችን ለምሳሌ የሚያገኙ። በአጠቃላይ ስለዛ ማህበረሰብ የአመጋገብ ሁኔታ ይሆናል ወይንም ደግሞ ያኗኗር ሁኔታ ሊሆን ይችላል። እነሱ በሚፈልጉት አይነት መልኩ ከፍለው ያንን በቁጥር መልኩ የሚቀመጥበት ዳታ ወይንም ደግሞ የሚቀመጥበት መረጃ መሰብሰቢያ ክፍል እንደማለት ነው። ከዚህ አልፈን እንግዲህ ደግሞ ሌላው አትሌቲክስ ቢሮ ይባላል። አትሌቲክስ ቢሮ ማለት ስፖርትን ወይንም ደግሞ ስፖርተኛን በተመለከተ ሀላፊነት ቦታ ላይ ያሉ ሰዎች ወይንም ደግሞ በዛ ዙሪያ ላይ ሆነው አጠቃላይ ስለዛ ዙሪያ የተለያዩ ሀላፊነት ቦታ ላይ ያሉ ሰዎች አሉ መፍትሄ የሚሰጡ ሰዎች እንደማለት ነው። እና ያው በጣም ብዙ የሆኑ ቢሮዎችን መግለጽ ይቻላል። ከዚህ ጋር ተያይዞ ያው በሀገራችንም የተለያዩ መስሪያ ቤቶች ወይንም ደግሞ ቢሮዎች ይገኛሉ። እነዚህ መስሪያ ቤቶች እንግዲህ እንደየ አሰራራቸው ሁኔታ የተለያየ የስራ ሀላፊነት እና የስራ ዘርፍ አላቸው ማለት ነው። በዚህ የስራ ሀላፊነት እና ዘርፍ ለአሰራር አመቺ በሆነ መንገድ ይከፋፈላሉ ማለት ነው። ለዛ ነው ያ የተከፋፈለው እና ተከፋፍለው በየዘርፉ የሚገኙት መስሪያ ቤቶች የየራሳቸው ቢሮ አላቸው ማለት ነው። ለዛ ነው እንግዲህ ቢሮ የሚባለው ሌላው ነገር ደግሞ ትምህርት ቢሮ በመባል ትልቅ የሆነ ተቋም አለ። ትምህርት ቢሮ በሚባል ይታወቃል። ይህ ትምህርት ቢሮ እንግዲህ የትምህርታዊ ነገሮችን በተመለከተ የተለያዩ ውሳኔ የሚሰጡ አካላት ወይም ደግሞ በሃላፊነት ስለ ትምህርትን በተመለከተ የሚሰሩ አካላት ናቸው። የተለያዩ ህጎችን ሊያወጡ ይችላሉ ህጎች ሲጣሱም በዛ ውስጥ እንግዲህ የራሳቸውን ውሳኔ የሚወስኑ አካላት ናቸው ማለት ነው። እዛ ቢሮ ውስጥ ያሉት እና ያው ብዙዎቹን ማንሳት ይቻላል ግን ሰዓታችን በቂ ስላልሆነ እዚህ ጋር አበቃለሁ። ማለት ነው።

ቀጥለን እንግዲህ "ትልቅ" የሚለውን ቃል እናያለን። ትልቅ ማለት እንግዲህ የመጠን መግለጫ ነው የአንድ ነገር ምን ያህል መጠን እንዳለው የምንገልጽበት ቃል ነው። ትልቅ የሚባለው ቃል እንግዲህ ትልቅ ሲባል ለምሳሌ ይህ ሰውዬ ሲታይ ትልቅ ነው ከተባለ እድሜው ትልቅ ነው ወይንም ደግሞ እድሜው ሄዷል እንደማለት ነው ከዛ ሌላ ደግሞ ያው ትልቅ የሚለው ቃል ከምን ጋር እናገኘዋለን ያው የተለያየ ከ ከግዝፈት ጋር የሚገናኝ ወይንም ደግሞ አንጻራዊ የሆነው ነገር ነው ለምሳሌ ከእኔ መጀመሪያ የተወለደችውን ልጅ ታላቄ ነች ወይንም ደግሞ ትልቄ ነች እላለሁኝ። ያ ማለት ምንድነው? ከእኔ መጀመሪያ ላይ ነው የተወለደችው ወይንም ደግሞ በእድሜ ትበልጠኛለች እንደማለት ነው ስለዚህ ያው ትልቅ የሚለውን ነገር እንግዲህ በብዙ ነገር ማየት ይቻላል ለምሳሌ አንድ መስሪያ ቤት ኦ ይሄማ ትልቅ የሆነ መስሪያ ቤት እኮ ነው ይባላል ሌላው ደግሞ እከሌ እኮ ትልቅ ሰው ነው ይባላል ያ ትልቅ ሰው ነው ማለት አዋቂ ነው በጣም የሚያስብ እና ቁም ነገረኛ ሰው ነው ይባላል። አንዳንድ ጊዜ እንደዛ የሆኑ ሰዎችን እከሌ ትልቅ ሰው ነው እከሌ አዋቂ ነው ተብሎ ሲጠራ ይስተዋላል ማለት ነው። እንግዲህ ትልቅ የሚለውን ቃል በተለያየ ትርጓሜ እንደየ ቃል አገባቡና እንደየ አረፍተ ነገሩ መውሰድ እንችላለን ማለት ነው። ያው የትልቅ ተቃራኒ ትንሽ ነው ማለት ነው የሚሆነው። "ትንሽ" ማለት በመጠን ያነሰ ነገር ነው ስለዚህ "ትልቅ" ማለት ደግሞ በመጠኑ ግዙፍ የሆነ ነገር ይሆናል ማለት ነው ይሄ ነገር ግን ያው መጠንን ስናይ በእቃ ሊሆን ይችላል አንጻራዊ ነው የምንወስደው ማለት ነው ይሄ ትልቅ ትልሽ ማለት የአንጻራዊ ነገር መገለጫ ነው በዋናነት እና ያው በዚህ አይነት መልኩ ማየት እንችላለን ትልቅ የሚለውን ቃል ሰፊ ከሚለው ቃልም ጋር አንድ ላይ የሚመሳሰልበት ወይንም ደግሞ የምናይበት ሁኔታ አለ ማለት ነው ስለዚህ ያው ትልቅ የሚለውን ነገር በብዙ ነገር ማየት እንችላለን ትልቅ ድርጅት ነው ሲባል እንሰማለን ወይንም ደግሞ ትልቅ ሰው ነው ትልቅ ነገር ነው ይባላል አንዳንዴ ሀሳቡ ከበድ ያለ ወይንም ደግሞ አሪፍ ነገር ከሆነ ይሄ እኮ ማለት ትልቅ ነገር እኮ ነው ወይንም ደግሞ ይሄን ማድረግ ማለት እኮ ትልቅ ነገር ነው በህይወቴ ውስጥ ትልቅ ነገር ሰራሁ ምናምን ይባላል ያ ማለት ጥሩ ነገር ሰራሁ እንደማለት ነው ስለዚህ እንደየ አረፍተ ነገሩ አገባብና ሰውየው ሊያስተላልፍ እንደፈለገው ነገር ይወሰናል ማለት ነው ይሄ ትልቅ የሚለው ቃል በዛ መልኩ ማየት እንችላለን።

ፖሊስ ደውል ይላል ርዕሱ ፖሊስ ደውል ማለት እንግዲህ ፖሊስ የሚሰጠው የተለያዩ ድምጾች ወይንም ደግሞ ይሄ እንደ ለምሳሌ ፖሊስ የምንለው ትራፊክ ፖሊስ የሚባል አለ ትራፊክ ፖሊስ ማለት የመንገድ ላይ ስርዓት የሚያስከብር ፖሊስ ማለት ነው። ወይንም ደግሞ በመንገድ ላይ ህግ ሲጣስ ያንን የሚያስተካክል ፖሊስ ማለት ነው። በአጠቃላይ ያው የመንገድ ላይ ፖሊስ ማለት መንገድ ላይ የተለያዩ ነገሮች ሊዘዋወሩ ይችላሉ እነዛን ነገሮች እንግዲህ በመፈተሽና በማየት ይከታተላል ማለት ነው። ሌላው ነገር ደግሞ ያው ሰዎች እንግዲህ መንጃ ፍቃድ ሳይኖራቸው ሊነዱ ይችላሉ እና እነዛ ሰዎች እየነዱ እያለ የተጠራጠረውን ነገር ለማየት ሲፈልግ ፖሊስ ይደውላል ማለት ነው። ያ ማለት ደወለ ማለት እነ ፊሽካም ሊሆን ይችላል ፊሽካ ይነፋል ማለት ነው። ያ ፊሽካ ነፋ ማለት እንግዲህ ለሹፌሩ እንዲያቆም እያዘዘው ነው ማለት ነው። ምልክት እየሰጠው ነው ማለት ነው ስለዚህ ሹፌሩ ያቆማል ማለት ነው። እና የሚያስቆምበት መንገድ የፖሊስ ደውል ይባላል ማለት ነው፤። እንግዲህ በሀገራችን ያው በስፋት ፊሽካን ነው የሚጠቀሙት ፊሽካን ተጠቅመው ያው አንድ መኪና ሊያልፍ ሲል እንዳያልፍም ከተፈለገ ፊሽካ ይነፋበታል ወይንም ደግሞ ደውል ያሰማዋል ማለት ነው። ያ ደውል እንግዲህ የፖሊስ ደውል በመባል ይታወቃል።

እሺ እንግዲህ ያው የማወራበት ርዕስ አክስት ይሰኛል አክስት ማለት ምን ማለት ነው? የእናት እህት ወይንም ደግሞ የአባት እህት ልትሆን ትችላለች ማለት ነው። ስለዚህ እነዚህ የእናት ወይም የአባት እህት ለልጆች ምን ይባላል አክስት ይባላል ማለት ነው። እና እንግዲህ ያው አንድ ሰው ብዙ የሆኑ አክስቶችን ሊኖሩት ይችላሉ። እንግዲህ የአክስት መጠኑ የሚወሰነው በምንድነው? በ ይሄ እናት እናት ወይንም ደግሞ አባት አባታቸው ባላቸው የእህት ብዛት መጠን ነው ማለት ነው የሚወሰነው። ስለዚህ እነሱ ደግሞ ለምሳሌ ለኔ አከስት አክስት የምላቸው የእናቴ እህት ወይንም ደግሞ የአባቴ እህት የሆኑት በሙሉ ለኔ አክስቶቼ እላለሁ ማለት ነው አክስቴ ናት እላለሁ ማለት ነው። እነሱ ደግሞ ምን ይላሉ ለምሳሌ እኔን እኔ አክስቴ ናት ስል እነሱ ደግሞ የአባቴ የእህት ከሆነች እሷ የወንድሜ ልጅ ናት ይላሉ ማለት ነው። ወይንም ደግሞ የእናቴ እህት ከሆነች ደግሞ እሷ የእህቴ ልጅ ነች ይላሉ ማለት ነው። የእህቴ ልጅ ወይንም ደግሞ የወንድሜ ልጅ ናት በማለት ነው እኔን የሚጠሩኝ ማለት ነው። ሌላው ደግሞ እንግዲህ እነሱ ለምሳሌ የኔ አክስቶች ወይንም ደግሞ የአባቴ እህት ወይም የእናቴ እህት ልጆች ይወልዳሉ ልጅ ትወልዳለች ማለት ነው። እነዛ የወለደቻቸው ልጆች እንግዲህ እኔ እነሱን የእነሱን ልጆች ብዬ የምጠራው የአክስቴ ልጅ ብዬ እጠራለሁ ማለት ነው። እነሱ ደግሞ እኔን እንደዛው የሚጠሩት የአክስቴ ልጅ በማለት ይጠራሉ ወይንም ደግሞ በአባቴ በኩል ከሆነ ደግሞ ለምሳሌ እሷ እሷ የአባቴ እህት የወለደችው ልጅ ከሆነ እኔ የአክስቴ ልጅ እለዋለሁ ማለት ነው። እሱ ደግሞ የአጎቴ ልጅ ነው የሚለው እኔም ማለት ነው። ምክንያቱም እኔን የወለደኝ የወለደኝ የእህቱ እንትን እኔን የወለደኝ የእህቱ የእናቱ ወንድም ስለሆነ ማለት ነው እንደዛ ብሎ የሚጠራኝ እና ያው እንትኑ የሚሆነው ለዛ ለልጁ አክስቴ ለወለደችው ልጅ እሷ እሱ እኔን የኔና የእሱ ዝምድና የሚገለጸው ማለት እኔ የአክስቴ ልጅ ስል ለምሳሌ እናቱ ደግሞ ለኔ አባት እህት ከሆነች እሱ እኔን ምን ይለኛል የአጎቴ ልጅ ይላል ማለት ነው። እንግዲህ በዛ መልኩ ነው ይሄም ያው የዝምድና ወይንም ደግሞ መገለጫዎች ውስጥ አንዱ ነው ማለት ነው። ይሄ አክስት የሚባለው ነገር በጣም ቅርበት ያለው ዝምድና ነው። ወይንም በጣም የተቀራረበ ነገር ነው ሌላው ነገር ደግሞ ያው ምን ይባላል ለምሳሌ በፊት ላይ በተለምዶ በገጠር አካባቢ ላይ እንደዚህ ይባላል ማለት ነው። ለምሳሌ አክስቴ የወለደችው ልጅና እኔ ሌላ ሰው ሲጠራን ምን ብሎ ይጠራናል? የታላቅና የታናሽ ልጆች ናቸው ይባላል ያ ማለት ምን ማለት ነው? ለምሳሌ የኔ አክስት ማለት የእናቴ እህት ትሆናለች እና ያቺ የእናቴና አክስቴ ተከታታይ ከተወለዱ ምክንያቱም ለምሳሌ አሁን እናቴ የመጀመሪያ ተወልዳ ከዛም በኋላ ደግሞ ከእሷ ቀጥላ የተወለደችው እህቷ አለች እህቷ ለኔ አክስት ነው የምትሆነው። ስለዚህ የተወለዱት ተከታትለው ነው ማለት ነው። እና ሁለቱ የሚወልዷቸው ልጆች ሌላ ሰው ብሎ ልጆቻቸውን ሌላ ሰው ብሎ የሚጠራው የታናሽና የታላቅ ልጆች ናቸው ይባላል ማለት ነው። ይሄ ነገር ያው በሀገሪቷ በገጠራችን ሀገሪቷ ክልል ውስጥ ወይንም ቦታ ላይ እንደዚህ ሲባል እሰማለሁኝ ይባላልም አሁን ድረስም እንደዛ የታናሽና የታላቅ ልጆች ናቸው ይባላል። ያው የህታማቾች እንደማለት ነው ወይንም ደግሞ ወንድምና እህትም ሊሆን ይችላል። እንደዛ ታናሽና ታላቅ ልጆች ናቸው ተብሎ ይጠራሉ ማለት ነው። እና ያው ይሄ እንግዲህ የዝምድና መገለጫ አንዱ መገለጫ ነው ይህ አክስት ወይንም ደግሞ አጎት ምናምን ብለን የምንጠራቸው ነገሮች የዝምድና የቤተሰባዊነት መገለጫ ነው ማለት ነው።

እንግዲህ ያው በቀጣይነት ምንድነው እዚህ ጋር የምናወራበት ርዕስ ወይንም ደግሞ የተወሰነ ማብራሪያ የምሰጥበት ርዕስ? ወንድም ይሰኛል እንግዲህ ወንድም ማለት ያው ከቤተሰብ ዝርዝሮች ውስጥ አንዱና በጣም ቅርብ የሆነው የዝምድና መገለጫ ነው ማለት ነው። ይህ ወንድም የሚባለው ነገር ማለት ለምሳሌ እናትና አባት ልጆች ይወልዳሉ የወለዷቸው ልጆች እንግዲህ ወንዶችም ሴቶችም ይኖሩበታል። እና እነዛ ልጆች እንግዲህ ተባብለው የሚጠሩት ምንድነው? ሴት ልጆች ወንድ ልጆች ወንድም ይባላሉ። ለነዛ ወንድም ይሆናሉ ማለት ነው። ሴቶች ደግሞ ያው እህት በሚባል ነው የሚታወቁት ማለት ነው። ከዛ እንግዲህ ተያይዞ ከዚህ ጋር ተያይዞ ደግሞ የተለያዩ ነገሮችን ማንሳት እንችላለን። ለምሳሌ ያህል ወንዱ ልጅ የሚወልደው ልጅ የወንድም ልጅ ይባላል ማለት ነው። ያ ለሱ እህት ወይንም ደግሞ ለሱ ወንድም እሱ የወለደውን ልጅ እንግዲህ የወንድም ልጅ ብሎ ነው የሚጠራው የወንድሜ ልጅ ይላል ማለት ነው። እንግዲህ ከዛ ባለፈ ደግሞ ያ ልጅ ደግሞ ልጁ ደግሞ ማለት ነው የተወለደው ልጅ ደግሞ የአባቱን ወንድም ምን ብሎ ይጠራል አጎቴ ነው ብሎ ይጠራል ማለት ነው። በዛው ደግሞ የእናቱን ወንድም ማለት የአባቱን እህት ደግሞ አክስቴ ናት ብሎ ይጠራል ማለት ነው። እንግዲህ ይሄኛው የዝምድና አይነት በጣም ቅርብ እና ያው በጎን የሚታይ የዝምድና አይነት ነው ማለት ነው። ያው ከላይ እናትና አባት አለ ከእናትና አባት ቀጥሎ ሁለቱ በአንድ ላይ ልጆች አሉ ማለት ነው። ስለዚህ እነዛ ልጆች እነዛ በአንድ ሰው የተወለዱ ወይንም ደግሞ በአንድ እናትና አባት የተወለዱ ልጆች ወንድም በመባል ወንድ ልጆች ወንድም ይባላሉ ማለት ነው። ለሴቶቹም ሴቶቹም ወንዶቹን ወንድም ነው የሚሉት። ወንዱም አብሮት የተወለደውን ወንድ ወንድሜ ብሎ ነው የሚጠራው ማለት ነው። ስለዚህ ወንድም የሚለው ስያሜ ያው ለወንድ ጾታ የተሰጠ ስያሜ ነው ማለት ነው። ለሴት ጾታ ሲሆን እህት ነው የሚባለው ማለት ነው። እና ያው ብዙ ጊዜ ሰዎች ወንድሜ እያሉ ሲያወሩ ይስተዋላል። አንዳንድ ጊዜ ያው ወንድም እንደ ከለላ ነውም ይባላል። እንግዲህ ያው የእነዚህ በሙሉ የዝምድና አይነቶች ናቸው ዝምድናን የምንገልጽበት ወይንም ደግሞ በመሃላችን ያለውን የደም ትስስር የምንገልጽበት የዝምድና አይነት ነው ማለት ነው። በአጠቃላይ ግን ያው ስናየው ወንድም የሚለው ቃል ለወንድ ተባዕት ወይንም ደግሞ ለወንድ ጾታ የሚሰጥ ስያሜ ነው ማለት ነው። ያው ብዙ ነገር ማለት ይቻላል ከዝምድና ጋር በተያያዘ እና እዚህ ላይ ላብቃ

እንግዲህ በቀጣይነት የምናገኘው ርዕስ እግር ይሰኛል እግር ማለት እንግዲህ ከሰውነት አካላት ክፍል ውስጥ አንዱ ነው። ያው በሰውነት ካየነው ከሰውነት አካል ክፍሎች ውስጥ አንዱ ነው

እሺ፣ አውሎ ንፋስ ይሰኛል ርዕሱ አውሎ ንፋስ ማለት እንግዲህ ከባድ የሆነ ንፋስ እንደማለት ነው አውሎ የሚለው ቃል እንግዲህ ከባድ የሆነ ንፋስ ማለት ነው ንፋስን ስናይ እንግዲህ በአየር እየተገፋ በየሚመጣ አየር ማለት ነው ያ አየር እንግዲህ የተለያዩ ነገሮችን በዛው ገፍቶ ሊመጣ ይችላል ማለት ነው ያው አንዳንድ ጊዜ በአንዳንድ ቦታዎች የተለያየ ከባባድ የሆነ አውሎ ንፋሶች ይነሳሉ አውሎ ንፋስ ሲነሳ ይስተዋላል ይህ አውሎ ንፋስ እንግዲህ ሲመጣ የተለያዩ ነገሮችን ሊገነጥል ይችላል እንግዲህ ከዚህ በፊት በተለያየ ቦታ ላይ አውሎ ንፋስ ሲነሳ አይቼ አውቃለሁ እንግዲህ ይህ ሀይሉ ንፋስ በጣም ረጅም ርቀት ነው የሚጓዘው በተለይ አውሎ ንፋስ የምነሳባቸው ወይንም ደግሞ ያለባቸው አካባቢዎች በመልከአ ምድር አቀማመጣቸው ለጥ ያለና ይሄ ተራራማ የሌለበት አካባቢ ወይንም ደግሞ ወጣ ገባ የሌለበት አካባቢ ነው ስለዚህ ይሄ አውሎ ንፋስ እንግዲህ ቀጥ ብሎ ያው በፍጥነት ሊመጣ ይችላል እንግዲህ ያው እነዚህ አካባቢዎች የደን ሽፋን ወይንም ደግሞ ብዙም ዛፍ አይኖራቸውም ለዛም ነው ረጅም ርቀት ይጓዛል ማለት ነው አንዳንድ ጊዜ ያው የሚጓዘው ርቀት እንግዲህ በጣም በፍጥረት ሊሆን ይችላል እና ምንድነው ይሄን ነገር ያስተዋልኩት፣ ለምሳሌ፦ በሰመራ አካባቢ ላይ ያው አካባቢው እንደሚታወቀው በረሃ የሚባለው አካባቢ ነው ከፍተኛ የሆነ ሙቀት ያለበት ቦታ ነው ከዛ በተጨማሪ እንግዲህ የደህን ሽፋን የለበትም ወይንም ደግሞ ትልልቅ የሆኑ ዛፎች የሉም በጣም ቀጫጫና ከመሬት ትንሽ ከፍታ ያላቸው ዛፎች ናቸው ያሉት ማለት ነው። ያው ዛፍ ለማለትም አያስችልም ቁጥቋጦ ነገሮች ናቸው ያሉት እና እነዛም ቁጥቋጦዎች ያው የተወሰነ ጥቂት ቦታ ላይ ነው እንጂ እንደዚህ በብዛት አይታይም ምክንያቱም ያው ዝናብ የማግኘት እድሉ በጣም አናሳ ነው ስለዚህ ከፍተኛ ሙቀትን የሚያስተናግድ አካባቢ ነው ማለት ነው እንግዲህ እዚህ አካባቢ ላይ የምንነሳ አውሎ ንፋስ አለ ማለት ነው አውሎ ንፋሱ የሚመጣው ከርቀት ነው እና ይህ አውሎ ንፋስ እንግዲህ ቦታው ለጥ ያለ ስለሆነ ምንም አይነት ጋራ የለም ወይንም ደግሞ ከፍተኛ የሚባል ቦታ የለውም ስለዚህ ቀጥ ብሎ ለመምጣት በጣም ይረደዋል ማለት ነው ያው አውሎ ንፋስ እንግዲህ የተለያዩ ነገሮችን ያነሳል ከመሬት ላይ አንደኛ ነገር የተለያዩ ፌስታሎችን ያነሳል እና ፌስታሎችን በጣም ከፍታ ወደ ላይ ያነሳዋል ሌላው ነገር ደግሞ ያው አዋራማ የሆነ አካባቢ ነው። ይሄ ድንቡልኪ የሚባለው አይነት አፈር ያለበት ቦታ ስለሆነ እንግዲህ ያንን አፈር ያነሳል ማለት ነው አውሎ ንፋሱ ሌላው ነገር እንግዲህ የተለያዩ በትክክል ያልተመቱ ቆርቆሮዎች ወይንም ደግሞ ለዛ ተጋላጭ የሆኑ ቆርቆሮዎች አሉ እነዛን ቆርቆሮዎች እንግዲህ ያነሰዋል ማለት ነው ቆርቆሮውን ራሱ አንስቶ ወደዛ ይወረውረዋል ማለት ነው ያው የቆቆሮ ስል የጣሪያ እንደማለት ነው ያንን አንስቶ እንግዲህ ይወረውራል አንዳንድ ጊዜ ያው በቆርቆሮ የታጠሩ ቤቶች ይኖራሉ ወይንም ሙሉ ለሙሉ በቆርቆሮ የተሰሩ ቤቶችን ያፈርሳል ማለት ነው ይሄ ማለት እንግዲህ ምን ያህል ጉልበት እንዳለው ነው የሚያሳየው ምክንያቱም አንደኛ ነገር ምንም ያንን የሚገድበው ወይንም ደግሞ ሀይሉን የሚቀንሰው ነገር የለም አካባቢው ለጥ ያለ ስለሆነ በመጣበት ፍጥነት ነው የሚሄደው ማለት ነው እንግዲህ በዛ በመጣበት ፍጥነት እንግዲህ ያንን ቆርቆሮ አንስቶት ይሄዳል ማለት ነው ያፈርሳል እንደገና ይህ የተለያዩ እንግዲህ እንደዚህ ጥቃቅን እየተሰሩ ቤቶችን በዛው አንስቶና አፍርሶ ነው የሚሄደው እና በጣም ሀይለኛ ጭጋግ ያለበትና እንደ ልክ የአቧራ ጉም የሚመስል ነገር የሚሸፍን ነው እና በቃ በጣም አስፈሪ ነው ሲመጣ መኪና ውስጥ እንኳን ሰው ካለ መኪናውን ዘግቶ ነው የሚቀመጠው ማለት ነው በጣም ከባድ ከመሆኑ አንፃር ያው አንዳንድ ጊዜ መኪናንም ያነቃነቃል ማለት ነው እና ሀይለኛ ነው አስፈሪም ነው ያው ቤትም ቤት መስኮትና በር ተዘግቶ ነው የምንቀመጠው ማለት ነው ያው የተለያዩ አባወራዎችን ይዞ ስለሚመጣ ያ አቧራውን ያስገባል ማለት ነው እና

እሺ እንግዲህ ያው በቀጣይነት ሚስት ማለት ምን ማለት ነው የሚለውን ነገር አ ያለው ማለት ነው። ሚስት የሚባለው እንግዲህ ስናይ አንድ ወንድ ልጅ ለአቅመ ሄዋን ወይንም ደግሞ ለአቅመ አዳም ሲደርስ እሷም ለአቅመ ሄዋን ስትደርስ ያ ማለት ምንድነው? በተለምዶ በአሥራ ስምንት አመት ሲሞላት ሀላፊነት መሸከም ስትችል ወይንም ደግሞ መራባት የምትችልበት ደረጃ ላይ ስትደርስ። የምታገባበት ሂደት አለ ማለት ነው። ያው ወንዱ ልጅ። ሴት ልጅን ያገባል ማለት ነው ሁለቱ ይገባሉ ሴትና ወንድ ማለት ነው። እና ያ ምንድነው? የሚባለው ለምሳሌ ሁለቱ አንድ ላይ ከተጋቡ የወንዱ ሴቷን ሚስቴ ብሎ ነው የሚጠራው ማለት ነው። ስለዚህ እሷ ምን ትባላለች ሚስት ነው የምትባለው ማለት ነው። ስለዚህ እሱን ደግሞ ባል ብላ ነው የምትጠራው ማለት ነው። እና ያው ሁለቱ አንድ ላይ የሚሆኑበት ሁኔታ እንደማለት ነው። ሌላው ደግሞ እንግዲህ እነዚህ ባልና ሚስቶች ደግሞ በስራቸው ምን ይፈጥራሉ ልጅ ይፈጥራሉ ማለት ነው። እና እነዛ ልጆች ደግሞ ለምሳሌ ሚስት ባልየው ማለት ወንዱ ባል ይባላል። ባል ነው የሚሆነው ለሚስቱ ማለት ነው ያ ማለት ለሴቷ ባል ነው የሚባለው። እሷ ደግሞ ለእሱ ሚስት ትባላለች ማለት ነው። ያቺ ሚስት እንግዲህ ሁለቱ አንድ ላይ ሆነው ልጆች ይወልዳሉ ልጅ ትወልዳለች እሷ። እና ልጆቹ እሷን ምን ይላሉ እናቴ ነው የሚሉት ማለት ነው። ስለዚህ ለልጆቿ እናት ትሆናለች ማለት ነው። እሱ ደግሞ ለልጆቹ አባት ይሆናል ማለት ነው። እንግዲህ ያ የዘር መራባት ወይንም ደግሞ የሰው ልጅ አንዱ የሚራባበት ሁኔታ በባልና ሚስት አማካኝነት ወይንም ደግሞ በወንድና ሴት አማካኝነት ነው። እንግዲህ ያንን መራባት የሚፈጠረው ወይንም ደግሞ ቀጣይ ህይወት የሚቀጥለው እንግዲህ በዚህ መሰረት ወይንም ደግሞ ትዳር በሚባለው መሰረት ይሆናል ማለት ነው። እንግዲህ አንድ ሰው እነዚህ ሁለቱ ባለትዳሮች ናቸው ከተባለ ሁለቱ ባልና ሚስት ናቸው እንደማለት ነው። ባልና ትዳሮች ናቸው ሲባል ባልና ሚስት ናቸው እንደማለት ነው። አንድ ሰውም የተለያየ ጥያቄ ሊቀርብለት ይችላል። ለምሳሌ ባለትዳር ነህ ሆይ ማለት ለወንዱ ባለትዳር ነህ እንዴ? ብሎ አንድ ሰው ሲጠይቀው ሚስት አለህ እንዴ እንደማለት ነው ማለት ነው። በተዘዋዋሪ ጥያቄው ሚስት አለህ ወይ ማለት ነው። ሴቷም እንደዛው ነው ባለትዳር ነሽ ተብላ ስትጠየቅ ሚስት አለሽ ባለ አለሽ ወይ? እንደማለት ነው ያው ሚስት ሆነሻል ወይ እንደማለት ነው በተዘዋዋሪ ደግሞ እዚህ ጋር እና ያው ሚስት የሚለው ቃል ለሴት የሚሰጥ ነው። የ የሴት ስያሜ ነው ወይንም ደግሞ ለሴት ለሴት ብቻ የሚሰጥ ስያሜ ነው ማለት ነው። እንግዲህ ይቺ ያው ሚስት የምትባለው ለአንድ ሰው ብቻ ነው። ያቺ ሴት ሚስት ነች የምትባለው ለአንድ ሰው ነው እሱም ለባሏ ነው ማለት ነው ሚስት ነች። ሚስቴ ነች እህት ይላል ማለት ነው ያው ለእሱ ነው ሚስት የምትሆነው ማለት ነው። እንግዲህ ያው ያቺ ሚስት ወይንም ባልና ሚስት ልጅ ነው በስራቸው የሚያፈሩት ዘራቸውን ነው የሚያስቀጥሉት ማለት ነው። እንግዲህ ያን ያፈሯቸው ልጆች ደግሞ እናቴ ብለው ይጠራሉ ማለት ነው። እሷን እሱን ደግሞ አባቴ ብለው ይጠራሉ ማለት ነው። እንግዲህ ያው እንትኑን ሀረጉ በዛ መሰረት ነው። የሚሄደው ማለት ነው። ይሄ ያው ይሄ ነገር ግን የሚፈጠረው ወይንም ደግሞ የሚፈጸመው እነዚህ ባልና ሚስት የሚባሉት አካላት ምንም አይነት የስጋ ዝምድና ሊኖራቸው አይገባም ከዚህ በፊት ማለት ነው። እና ሁለት የተለያዩ ከተለያየ ቤተሰብ የመጡ ባልየውም ከተለየ ቤተሰብ ነው የመጣው ሚስጥየዋም ከተለያየ ቤተሰብ የመጡ ልጆች ናቸው አንድ ላይ በመሆን ይህንን ተቋም ትዳር የሚባለውን ተቋም የሚመሰርቱት ማለት ነው። እንግዲህ በዚህ በትዳር በሚባለው ተቋም ውስጥ ነው ማለት ነው ሁለቱ ዋና ዋና ናቸው ማለት ነው። ይሄ ትዳር ለሚለው እና አዲስ ህይወትን ያስቀጥላሉ ማለት ነው። በዚህ አማካኝነት አዲስ የሆነ ቤተሰብን ይመሰርታሉ። እና አዳዲስ ልጆችን ይወልዳሉ ማለት ነው። ያው ሁለቱም ዘራቸውን ያስቀጥላሉ እንደማለት ነው

ቀጣይ ላይ የምናየው ቃል እንግዲህ ስቀል ይሰኛል፤ ወይንም ደግሞ ስቀል የሚል ቃል ነው። ስቀል ማለት እንግዲህ የሆነ ነገር ላይ አንጠልጥል ወይንም ደግሞ አስቀምጥ እንደማለት ነው። ይሄ ስቀል የሚለውን ቃል እንግዲህ ከተለያየ አረፍተ ነገር ጋር እናገኘዋለን ወይንም የተለያየ አረፍተ ነገር ሲሰራበት እናገኛለን በዚህ ቃል ማለት ነው። ለምሳሌ ያህል ስቀል ሲባል የሆነ ነገር አስቀምጥ ወይንም ደግሞ እዛ ከፍ ያለ ደረጃ ላይ አድርግ እንደማለት ነው። ስቀል የሚለው ቃል እንግዲህ ብዙ ትርጓሜዎች አሉት። ያው በአማርኛ ቃል ውስጥ ማለት ነው።

እሺ ክፍል የሚለው ቃል እንግዲህ እየተለያየ ነገር ላይ ልንጠቀም እንችላለን። ለምሳሌ ትምህርት ላይ የክፍል አንድ አንደኛ ክፍል በመባል ይታወቃል የመጀመሪያ ክፍል ማለት ነው። ወይንም የመጀመሪያ ደረጃ እንደማለት ነው። በአጠቃላይ ክፍል የሚለው ቃል የተለያዩ። ተመሳሳይ የሆኑ ነገሮች በአንድ ቦታ የሚደረጉበት ወይንም ደግሞ ተመሳሳይ ተግባር የሚሰራባቸው የሚተገበርባቸው ነገሮች በአንድ ቦታ ተከልለው የሚቀመጡበት ወይንም የሚተገበሩበት ነገር ክልል ይባላል ማለት ነው። ወይንም ክፍል ይባላል ማለት ነው። ክፍል ስንል እንግዲህ በተለያዩ መስሪያ ቤት ላይ ወይንም ደግሞ ድርጅቶች ላይ የተለያዩ ክፍሎች አሉ። ለምሳሌ የሰው ሀይል ክፍል ይባላል ወይንም ደግሞ የምርት ክፍል በመባል ይታወቃል። ሌላው ደግሞ እና ይህ ክፍል የሚለውን ቃል በተለያየ መንገድ መተርጎም ወይንም ደግሞ ማየት እንችላለን ማለት ነው።

ቀጣዩ ቃል የሚሆነው እንግዲህ ስንት ነው ይሰኛል። ስንት ነው ማለት መጠኑ ምን ያህል ነው ወይንም ደግሞ ዋጋው ምን ያህል ነው የሚለውን ትርጉም ይሰጠናል። ይህ ቃል እንግዲህ መጠይቃዊ ቃል ነው ያ መጠይቃዊ ቃል የሚባለው ደግሞ መጠንን የሚጠይቅ የሚገልጽ ወይንም ደግሞ ስለ መጠን መልስ እንዲሰጠው የሚፈልግ ቃል ነው ማለት ነው። ለምሳሌ የተለያዩ ነገሮችን ስንት ነው ብለን ልንጠይቅ እንችላለን። በዋነኝነት እንግዲህ በገበያ ቦታ ላይ የተለያዩ ነገሮችን ስንገበያይ ዋጋውን ለመጠየቅ ስንፈልግ ስንት ነው ብለን እንጠይቃለን ማለት ነው። ያ ማለት ምን ማለት ነው ስንት ብር ያወጣል እንደማለት ነው። ይህ ስንት ነው የሚለው ቃል ከስንት ነው ከሚለው ጥያቄ በስተጀርባ የዚህ ዋጋ ምን ያህል ነው እንደማለት ነው። ወይንም ደግሞ ተመኑ ምን ያህል ነው እንደማለት ነው እና ለዚህ ጥያቄ መልስ የሚሰጠው ቁጥር ነው የምንጠብቀው ማለት ነው፤ ወይንም ደግሞ የብር መጠንን እንጠብቃለን ማለት ነው። ሌላ ነገር ላይ እንግዲህ ስንት ነው የሚለው ነገር ለምሳሌ አንድ ሰው የተለያዩ ነገሮችን ይዞ ቢመጣ ወይንም ደግሞ በዛ ያለ ነገር አዘን ቢመጣልን እቤታችን ከዛን የመጣው ነገር ምን ያህል መጠን እንዳለው ለመግለጽ ወይንም ደግሞ የሚቆጠርን ነገር ለመግለጽ የሚረዳን ጥያቄ ነው ማለት ነው። ይህ ጥያቄ እንግዲህ የሚጠየቀው አንድ ለሚቆጠር ነገር ወይንም ደግሞ ቁስ ሊሆን ይችላል ለዛ ነገር የሚገልጽ ምን ያህል እንደሆነ የሚገልጽ መጠንን የሚገልጽ ነገር ነው ማለት ነው እና ያው ይሄን ነገር ምን ስንት ነው ብለን እንጠይቃለን ማለት ነው፤ እና ለዚህ ነገር ጥያቄ መልስ ደግሞ ቁጥር ነው። የሚሰጠን ወይንም ደግሞ የቁጥር ምላሽ ነው የምናገኘው ማለት ነው። ስለዚህ ስንት ነው የሚለው የሆነ ነገርን ቁጥር ወይንም ደግሞ መጠን የምናገኝበት መጠይቅ ነው ማለት ነው። ስለዚህ ሰዎች ለምሳሌ "እድሜሽ ስንት ነው?" ብለው ሊጠይቁ ይችላሉ። እንግዲህ "እድሜሽ ስንት ነው?" ሲባል የምገልጸው እዚህ ጋር ቁጥርን ነው ማለት ነው። ለምሳሌ ሃያ አመት ከሆነኝ እድሜዬ ሃያ አመት ነው እላለሁ ማለት ነው። ወይንም ደግሞ ስንት "ልጆችሽ ስንት ናቸው?" ሊባል ይችላል። ስለዚህ የልጆቼን ቁጥር እገልጻለሁ ማለት ነው። ሁለት ከሆኑ ሁለት ሶስት ከሆኑ ደግሞ ሶስት ብዬ እገልጻለሁ ማለት ነው። እና ይሄ ስንት ነው የሚለው መጠይቅ ሰዎች ብዙ ቦታ ላይ ያው ብዙ ነገሮችን የተለያዩ ነገሮችን ለማወቅ ይጠቀሙበታል ማለት ነው፤ እና ለምሳሌ አንድ ሰው የሆነ እቃ ወይንም መኪና ለመሸጥ ሲፈልግ ሰውየው እንግዲህ እቃውን ወይንም መኪናውን ካየው በኋላ "ዋጋው ስንት ነው?" ብሎ ይጠይቃል ማለት ነው። ስለዚህ የብር መጠን ነው እዚህ ጋር የሚነግረው ማለት ነው ሰውየው ወይንም ደግሞ "ይህ ነገር ስንት ያወጣል?" ከተባለ "ይሄ ነገር ምን ያህል ይሸጣል?" እንደማለት ነው። ያው በአጠቃላይ ይሄ ምንድነው የሚያሳየን ስንት ነው የሚለው ቃል ስንት ነው የሚለው መጠይቅ በስተጀርባ ምን ያህል እንደሚያወጣ የሚገልጽልን ነው ማለት ነው። እንግዲህ ስንት ነው የሚለውን እዚህ ላይ እናበቃለን።

እሺ በቀጣይነት እንግዲህ ማየት የሚለውን ቃል እናያለን ማለት ነው። ማየት ማለት እንግዲህ መመልከት የሚለውን ቀጥተኛ የሆነ ትርጉም ወይንም ፍቺ አለው። ይህ መመልከት የምንለው ማየት ሲባል። በተለያየ የአረፍተ ነገር ውስጥ የተለያዩ ትርጉሞች አሉት። ለምሳሌ ማየት ስንል ልብ ብለህ እይ ወይንም ደግሞ ልብ ብለህ ተመልከት ይባላል ማለት ነው። ይሄ ማለት እንግዲህ የምታየውን ነገር በደንብ ለማጤን ሞክር ወይንም ለመመርመር ሞክር እንደማለት ነው። ሌላው ነገር ደግሞ እስኪ በዚህ እንትን ውስጥ ልናይ ለማየት እንሞክራለን። ማለት ደግሞ በዛ ነገር ውስጥ ያሉ ዝርዝር ሀሳቦችን እናያለን ማለት ዝርዝር ሀሳቦች ላይ ትኩረት አድርገን እንመረምራለን እንደማለት ነው። ያው ማየት ሌላ ሌላኛ ይሄ ቀጥተኛ የሆነ ትርጉሙ ማየት ሲባል መመልከት ነው። ሌላው ደግሞ ቀጥተኛ ያልሆነ ትርጉም ወይንም ደግሞ እንደየ አረፍተ ነገር ውስጥ። የሚለያይ ትርጉም አገባብ ደግሞ ማየት ሲባል መመርመር ወይንም ደግሞ ማጤን ወይንም ደግሞ ስለዛ ነገር ሰፋ አድርጎ ዝርዝር ሀሳቦችን መነጋገር ዝርዝር ሀሳቦች ላይ መነጋገር እንደማለት ነው። አንዳንድ ጊዜ ያው መምህራን ይገቡና ዛሬ ተማሪዎች በዚህ ርዕስ ዙሪያ ላይ የተወሰኑ ነገሮችን እናያለን ብለው ይናገራሉ። ይህ ማለታቸው እንግዲህ በዚህ ርዕስ ዙሪያ በተወሰኑ ሀሳቦች ላይ እንነጋገራለን ወይንም ደግሞ በዚህ ርዕስ ዙሪያ በጥልቀት ያሉትን ነገሮች እንመረምራለን እናውቃለን እናጤናለን ለማለት ነው። ያው አንዳንድ ጊዜ የተለያዩ የማህበራዊ ሚዲያ ድረ ገጾች ወይንም ደግሞ ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞች። ዛሬ እንግዲህ የሆነ ቦታ እወስዳቸዋለሁ ወይንም ደግሞ የቦታውን ስም ተናግረው እዚህ ቦታ ላይ ያሉ የተለያዩ ጥንታዊ ቅርሶችን እናያለን ቢሉ። ያ ምን ማለታቸው ነው? ይሂ ጥንታዊ ቅርሶችን እናያለን ማለታቸው እየተለያዩ ከዚህ በፊት የነበሩ ቅርጻ ቅርጾች ወይንም ደግሞ ሰዎች ሲጠቀሙባቸው የነበሩ የተለያዩ ባህላዊ ነገሮች ሊሆኑ ይችላሉ። እነዛን ባህላዊ ነገሮች ወይንም ደግሞ ቅርጻ ቅርጾች እናያለን ሲሉ እንመለከታለን እንመረምራለን ወይንም ደግሞ እንዴት እንደተቀመጡ ሰዎች ምን ምን ነገር እንደሚጠቀሙባቸው። እዛ ሙዚየም ውስጥ ወይንም ደግሞ እዛ ቅርጻ ቅርጽ ውስጥ ምን ምን ነገር እንዳለ። ያ ነገር መቼ ዓመተ ምህረት ላይ ሰዎች እንደተገለገሉባቸው እና የየት አካባቢ ሰዎች እና እነማን እንደተገለገሉባቸው ሌላው ነገር ደግሞ ለምን አግልጋሎት እንደሚውሉ እንደነበረ በጊዜው ብቻ በዛ ነገር ላይ ዝርዝር የሆኑ ሀሳቦችን ማጤን ወይንም ደግሞ ዝርዝር ሀሳቦችን ማወቅ ሊሆን ይችላል። እና ያው ይሄን ነገር ማየት ይባላል ማለት ነው። እንግዲህ ይሄ ከማየት ጋር ተያይዞ ደግሞ ቀጥተኛ ትርጉሙ ምንድነው? በአይን መመልከት እንደማለት ነው። በአይን መመልከት ማለት ለምሳሌ ቴሌቪዥን እያየሁ ነው። ሲባል ቴሌቪዥን የሚለው ምንድነው? ያው ቴሌቪዥን በምስል የሚያስተላልፍ ድምጽና ምስልን አንድ ላይ ይዞ የሚያስተላልፍ ቴክኖሎጂ ወይንም ደግሞ መሳሪያ ነው። ይህ እንግዲህ ቴሌቪዥን የሚባለው ማየት የሚባልበት ዋናው እንትን ምስልን አስመልክቶ ወይንም ደግሞ በምስል መልክ የሚቀርብልን የተለያየ ዝግጅት ወይንም ደግሞ የተለያየ ፕሮግራም ስላለ ማየት ብለን ወይንም ደግሞ ቴሌቪዥን እያየሁ ነው ይባላል ማለት ነው። ምክንያቱም ከነ ድምጽ ብቻ ሳይሆን የምንሰማው ከነ ምስሉ ስለሚመጣ ነው እንደዛ የሚባለው። ለምሳሌ ያህል ሬድዮ ሲሆን ሬድዮ እያየሁ ነው አይባልም ሬድዮ እያዳመጥኩ ነው ነው የሚባለው። ምክንያቱም ድምጽ ብቻ ነው እንጂ ምንም የሚታይ ነገር የለም። እና ያው በጆሯችን ነው ሬዶ ላይ የምንሰማው ማለት ነው እንጂ አየን አይባልም። እና ይሄ ቀጥታ ምንድነው? ቀጥተኛ ትርጉሙ ከእይታ ወይንም ደግሞ ከአይን ጋር የተያያዘ ነገር ነው ማለት ነው። ለምሳሌ መንገድ ላይ ስንሄድ እንደዚህ ዛሬ እንትናን አየሁት ምናምን ነገር ይባላል አንድን ሰው በሩቅ ስንመለከት ማለት ነው። ወይንም ስናገኘው በአካልም አግኝተነው ከሆነ ዛሬ እንትናን አይቼዋለሁ ምናምን ተብሎ ይወራል ማለት ነው። እንግዲህ ማየት የሚለውን በዚህ ስር ከፋፍለን ልናይ ሞክረናል ያው ልናይ የሚለውን ቃል ነው አሁንም የተጠቀምኩት እና ይሄ ነው ያለው ነገር

ሺ ሚ ይሰኛል የማወራበት ርዕስ ሚ ማለት እንግዲህ እንግሊዘኛ ቃል ነው ቃሉ ከእንግሊዘኛ የመጣ ወይንም አማርኛ ውስጥ ሚ የሚል ቃል የለም ይህ ቃል ወደ አማርኛ ስንተረጉመው? ምን ማለት ነው ግንቦት ማለት ነው ሜይ የሚለው ቃል እንግዲህ ግንቦት የሚለውን ወር ይገልጽልናል ማለት ነው ፈረንጆች ደግሞ ያው በእንግሊዘኛ ሜይ ብለው ይጠሩታል ይህ ወር እንግዲህ በኢትዮጵያ ዘጠነኛ ወር ላይ የሚገኝ ነው። ያ ማለት ለምሳሌ ከመስከረም አንስተን ስንቆጥር ዘጠነኛ ላይ የምናገኘው ወር ነው። መስከረም ብለን ጥቅምት ሁለት ህዳር ሶስት ታህሳስ አራት ታህሳስ አራት ጥር አምስት የካቲት ስድስት መጋቢት ሰባት ሚያዝያ ስምንት ብሎ ግንቦት ዘጠኝ እንላለን ማለት ነው እና ይህ ዘጠነኛ ወር ላይ የሚውል ወር ነው ማለት ነው። የሚባለው እንግዲህ በውጪ ደግሞ ከጃንዋሪው ጀምሮ ነው እነሱ አዲስ አመታቸውን የሚቀይሩት ወይንም ደግሞ አዲስ አዲስ አመትን ቀይረው አንድ ብለው የሚጀምሩት ጃንዋሪው ነው። ወይንም ደግሞ በእኛ ጥር ብለን የምንጠራው ወር ነው ማለት ነው። ስለዚህ እዚህ ጥር ወር ላይ ስለሆነ አንድ ብለው የሚጀምሩት ሜይ የሚገኘው አምስተኛ ወር ላይ ነው ማለት ነው። ይህንን እንዴት እንቆጥረዋለን ብለን ስንሄድ መጀመሪያ ያው ጥር ማለት ጃንዋሪው ነው። ጃንዋሪው አንድ ብለው አንደኛ ወር ወይንም ደግሞ በፈረንጆች አዲስ አመት ይባላል ማለት ነው። ያው ክሪስማስ ብለው ያከብሩታል ይህንን ወር ወይንም ደግሞ የታህሳስ ወር መጨረሻ ወይንም የዲሴምበር መጨረሻ ላይ እና የጃንዋሪው ወር መግቢያ ላይ ነው ይህንን። አዲስ አመታቸውን ወይንም ክሪስማሳቸውን የሚያከብሩት እና ስለዚህ ጃንዋሪው ማለት በፈረንጆች አንድ አንደኛ ወር እንደማለት ነው። ፌብራሪው ሲሆን ደግሞ ሁለተኛ ወር ማለት ነው ፌብሩዋሪው ማለት የካቲት ማለት ነው። ከዛን ሶስተኛ ወር ላይ የሚገኘው እንግዲህ መጋቢት ነው። ማርች ብለው የሚጠሩት ነው እነሱ ሌላኛው እንግዲህ አራተኛ ወር ላይ የሚገኘው አፕሪል ነው። በፈረንጆች አፕሪል ነው። ቀጣይ ላይ ደግሞ ሜይ ይገኛል ማለት ነው። ሜይ ማለት ግንቦት ማለት ነው በፈረንጆች ደግሞ አራተኛ አምስተኛ ወር ላይ የሚገኝ ወር ነው ማለት ነው። እንግዲህ በዚህ ወር ውስጥ የተለያዩ ነገሮች ይደረጋሉ በእኛ ሀገር በተለይ ይህ ግንቦት የሚባለው ወይንም ደግሞ ሜይ ላይ የ በዚህ በሀገራችን የአየር ንብረት ሁኔታ የሚከፋፈሉ አራት የሆኑ ወቅቶች አሉ እንዳሉ ይታወቃል። እነዚህ ወቅቶች የእያንዳንዳቸው በውስጣቸው ሶስት ሶስት ወር ይይዛሉ ማለት ነው በየሶስት ወር ልዩነታቸው ልዩነት ውስጥ የአየር ንብረቱ የሚቀየርበት ሁኔታ አለ። ከዛ አየር ንብረት ጋር ደግሞ የሰዎች እንቅስቃሴ ወይንም ደግሞ በተለይ በግብርና ላይ የተሰማሩ ሰዎች በገጠር አካባቢ ያሉ ሰዎች እንቅስቃሴዎቻቸው ይቀየራል ወይንም የሚሰሩት ስራ ይቀየራል ማለት ነው። ያ ደግሞ ይሄ ሜይ ወር ወይንም ደግሞ የግንቦት ወር ማለት የበልግ ወር መጨረሻ በመባል ይታወቃል። አንዳንድ አካባቢዎች ላይ እንግዲህ ይህ የበልግ ወቅት የሚባለው መጠነኛ የሆነ ውስን የሆነ ዝናብ የሚያገኙ አካባቢዎች አሉ። ያን ዝናብ ተጠቅመው እንግዲህ የገበሬዎች የተለያዩ ቶሎ የሚደርሱ ሰብሎችን ይዘራሉ ማለት ነው። እና ያን የዘሩትን ሰብል የሚሰበስቡበትና የሚያጭዱበት ወይንም ወደ እቤታቸው የሚያስገቡበት ወር ነው ማለት ነው። ይህ ሜይ ወር እንግዲህ ሜይ ወር እንዳለቀ ቀጣዩ ወር የሚሆነው ጁን ነው የሚሆነው። እዚህ ጁን ወር ላይ እንግዲህ በኢትዮጵያ የኢትዮጵያ ክረምት የሚገባበት ወቅት ነው እና ትንሽ ከፍተኛ የሆነ ዝናብ የሚዘንብበት ወቅት ነው ማለት ነው። ከዛ ጋር ተያይዞ መደበኛ የሆነ የእህል መዝራት ወይንም ደግሞ የእርሻ ስራ ሙሉ በሙሉ በኢትዮጵያ ክልል ውስጥ ወይንም በኢትዮጵያ አካባቢ በየትኛውም አካባቢ የሚካሄድበት ወቅት ነው ማለት ነው። እና ይህ ሜይ ወር ከዚህ ጋር የዚህ የዚህ እንትን መጀመሪያ እና የ

እሺ ያው መሮጥ የሚለውን ቃል አያለሁወኝ ማለት ነው። መሮጥ ማለት እንግዲህ በፍጥነት መራመድ ወይንም ደግሞ የመጨረሻ ፍጥነታችንን መጠቀም እንደማለት ነው። መሮጥ ሲባል አንድ ቦታ በፍጥነት መሄድ ወይንም በፍጥነት ካለንበት ቦታ ወደ ሌላ ቦታ መንቀሳቀስ ማለት ነው። ያ እንቅስቃሴ ግን ቀስ ብሎ ሳይሆን ፍጥነት የተሞላበት እንቅስቃሴ ማለት ነው ያ እንቅስቃሴ መሮጥ ይባላል። እንግዲህ ሩጫን ስናይ ወይንም ደግሞ መሮጥን ስናይ እንደ አንድ የስፖርት አካል ተደርጎ ይወሰዳል ያ የስፖርት አካል ምንድነው ሩጫ ይባላል ማለት ነው። አንድ ሰው ሩጫ ይሩጥ ሲባል የተለያየ እንግዲህ ስፖርት ሰራ ወይንም ደግሞ ሰውነቱን ይሄ ከአካል ብቃት ማጎልበቻ ነገሮች አንዱ ሩጫ ነው። መሮጥ ነው እና መሮጥ በጣም ጤነኛ የሚያደርግና ከብዙ በሽታዎች የሚከላከልልን ነገር ነው። ምክንያቱም በምንሮጥበት ሰዓት በምንኖጥበት ሰዓት ምንድነው የሚፈጠረው? ሰውነታችን ከፍተኛ የሆነ ሙቀት እንዲያመነጭ ያደርጋል ሌላው የደም ዝውውራችንን በከፍተኛ መጠን እንዲመታ ያደርጋል ልባችን በደንብ እንዲነቃቃ ያደርጋል ሳምባችን ቶሎ ቶሎ አየር እንድናስገባ እና እንድናስወጣ ያደርጋል ማለት ነው። እና ከዚህ ጋር ተያይዞ ያው ዘርፈ ብዙ የጤና ጥቅሞች አሉት። በዛ ላይ ደግሞ የተለያየ አላስፈላጊ ላቦችን በማስወጣት የተለያዩ ቆሻሻዎች ሰውነታችን ላይ ያሉ ቆሻሻዎችን በላብ መልክ ይወጣል ማለት ነው። እና ይህ ሩጫ ወይንም ደግሞ መሮጥ የሚባለው ነገር ያው በሀገር አቀፍ ወይንም ደግሞ በ ያው ትልልቅ መድረኮች ተዘጋጅተውለት ብዙ የሆነ ብር ወይንም ደግሞ ብዙ የሆነ ብር ተመድቦለት እዛ የሩጫ የተለያዩ ውድድሮች ይካሄዳሉ። እነዛ ውድድሮች ላይ እንግዲህ ያሸነፈ ወይንም ደግሞ አንደኛ የወጣ ሰው ሽልማት ይሰጠዋል። ያው እንደየደረጃው ወይንም ደግሞ እንደየ አወጣጡ የሚሰጠው ሽልማት ይለያያል ማለት ነው። ይህ ሽልማት ከወርቅ ወይንም ደግሞ ከወርቅ ዋንጫ አንስቶ እስከ ብር ወይንም ደግሞ ነሀስ ሜዳሊያ ድረስ ሊወርድ ይችላል። ያም ማለት እንግዲህ ያው በገባበት ደቂቃ መሰረት ወይንም ደግሞ ያንን ርቀት የተሰጠውን ርቀት በሸፈነበት ፍጥነት ተወስኖ ወይንም ደግሞ ከሌሎች እንደዛው ከሌሎች አብረውት ካሉት ከተወዳዳሪዎቹ ጋር ቀድሞ አንደኛ የደረሰ ወይንም ደግሞ የሮጠ ሰው እንግዲህ ከትንሽ እስከ ትልቅ ሽልማቶች ሲበረከቱ እናያለን። ያው ሀገራችን ውስጥም እንደዚህ በጣም በሩጫው ዘርፍ ብዙ አትሌቶች አሉ። በአለም መድረክ ላይ እንግዲህ የሀገራችንን ስም ያስጠሩ አትሌቶች አሉ። ከሴቶችም ከወንዶችም የተለያዩ በተለያየ ጊዜ ወይም በተለያየ ዘመናት የተለያየ ወርቅን አበርክተዋል። እንግዲህ ይህ ሩጫ ሲዘጋጅ እንዴት ነው የሚዘጋጀው? የአጭር ርቀት አለ። እና የረጅም ርቀት ወይንም ደግሞ ማራቶን ሩጫ ተብሎ በሁለት ይከፈላል። የቤት ውስጥ ያጭር ርቀት ሩጫ በመባል ይታወቃል አጭር ርቀቱ ያ ማለት በተወሰነ ኪሎ ሜትር ውስጥ የሚሮጥ ሩጫ ማለት ነው። የረጅም ሩጫ ወይንም ደግሞ ማራቶን የሚባለው ደግሞ በረጅም ርቀት ላይ የሚሰጥ ሩጫ ማለት ነው። እና ይህ ሩጫ እንግዲህ የራሱ የሆነ የውድድር አዘጋጅ አካላቶች አሉ። እነዛ ያንን ውድድር የሚያዘጋጁ አካላቶች እንግዲህ አካላት የተለያየ ሽልማትን አዘጋጅተው ነው የሚጠብቁት ማለት ነው። ያው ስርዓትና ደንብ ወይንም ደግሞ የራሱ የሆነ የጨዋታው ህግ ወይንም ደግሞ የሩጫ ህጎች አሉ። ያንን የሩጫ ህጎች አክብሮ በዛ ልምምድ የተለያዩ ልምምዶችን ሲያደርጉ የቆዩ ሯጮች ወይንም ደግሞ ሯጭ አትሌቶች ይባላሉ ማለት ነው ሯጮች ስፖርተኞች እንደማለት ነው። ሯጮች እዛ ውድድር ላይ ይሳተፋሉ እንግዲህ ውድድሩ ላይ ሲሳተፉ የራሳቸውን የሆነ ዘዴ ወይንም የማሸነፊያ ጥበብ ይጠቀማሉ ማለት ነው። ከሌሎች ሰዎች እንዴት ርቀቱን ቀድመው እንደሚጨርሱ ነው። የሚያስቡት ወይንም ደግሞ ያንን ዘዴ ተጠቅመው ያንን ርቀት እንግዲህ በአጭር ጊዜ ውስጥ ከሌሎች ሰዎች ቀድመው ከጨረሱ ወይንም ከደረሱ አንደኛ የወጣ ሯጭ ወይንም ደግሞ ጎበዝ ሯጭ ይባላል ማለት ነው።

እሺ በቀጣይነት እንግዲህ አያት የሚለውን ቃል እናያለን ማለት ነው። አያት የሚለው ቃል ማለት የወላጆቻችን እናት አባት ወይንም ደግሞ የወላጆቻችን ወላጆች እንደማለት ነው። ለምሳሌ ለኔ አያት የሚሆኑት የኔ እናት እናት ወይንም ደግሞ የኔ እናት አባት ሌላው ደግሞ የ የአባቴ እናት ወይንም ደግሞ የአባቴ አባት ማለት ነው። አያት የሚባሉት ለኔ እንግዲህ አንድ ሰው ያው አራት አያት ይኖረዋል ማለት ነው። በዚህ መሰረት በእናቱ በኩል ሁለት እናትና አባት ስለሚኖሩ በአባቱም በኩል ሁለት እናትና አባት በሚል አራት አያት አለው ማለት ነው። አያትን ስናይ እንግዲህ ያው እንደ ቅርንጫፍ ወይንም ደግሞ የአንድ ዘር የዘር ግንድ የሚባል ነው። የዚህ የዘር ግንድ ውስጥ እንግዲህ ዋንኛው ያው የቤተሰባዊነት መገለጫ ነው ማለት ነው። አያት ማለት ለምሳሌ እነሱ ደግሞ እነሱ አያት ነው የሚባሉት። እነሱ ደግሞ እኛን የሚጠሩበት ምን ተብሎ ይታወቃል የልጅ ልጅ ይላሉ ማለት ነው። ለእኛ አያት የሆኑት ሰዎች እኛን የልጅ ልጅ ብለው ይጠራሉ ማለት ነው። ያ ማለት እነሱ የወለደችው የወለዱት ልጆች ሌላ ልጅ ወለዱ ማለት ነው። ስለዚህ አያት ሆኖ ማለት ነው ወይንም ደግሞ አንድ ሰው አያት አርገኝ ሲባል አያት አድርገኝ ብሎ የሚጠይቀው ልጁን ነው። ያ ማለት ደግሞ ልጁ ሌላ ልጅ እንዲወልድ ማለት ነው፤ ወይንም ደግሞ በአጠቃላይ አንድ ሰው አያት ሆኗል እከሌ አያት ሆኗል እኮ ከተባለ የወለደው ልጅ ሌላ ልጅ ወልዷል ማለት ነው። ስለዚህ የልጅ ልጅ አይቷል እንደማለት ነው። አያት የሚለው ትርጓሜ እንግዲህ በዚህ መልኩ ይገለጻል። ሌላው ነገር ያው አያት ቤተሰብ እንግዲህ ልጆች ወይንም ደግሞ የልጅ ልጆች አያት ጋር የሚሄድ ነገር አለ። በኢትዮጵያ ባህል ይህ ባህል እንግዲህ ብዙ ጊዜ የሚካሄደው ፋሲካ ላይ ነው ያው ፋሲካ ትንሳኤ መሆኑ ይታወቃል የትንሳኤ ያሉት ያው ትንሳኤ የሚውለው እሁድ ቀን ነው ሁልጊዜም ከእሁድ ቀጥሎ ያሉት ቀናቶች እስከ ቀጣዩ እሁድ ድረስ ማለትም እስከ ዳግመ ትንሳኤ እስከሚባለው ድረስ ያለው እሁድ ቤተሰብን የምንጠይቅበት፤ ዘመድ አዝማድ የሚጠያየቅበትና የሚሰበሰብበት ቀን ነው ማለት ነው። እና የራሱ የሆነ የሚቆረጥለት ቀን አለ እና በዛ ቀን መሰረት ያው ልጆችና የልጅ ልጅ አንድ ላይ ሆኖ ያው አያቶቻቸው ጋር ይሄዳሉ ማለት ነው የልጅ ልጆች ያ ማለት ያው ልጆች ቤተሰቦቻቸው ጋር ሲሄዱ እነሱ የወለዷቸው ልጆች ደግሞ አያቶቻችን ጋር ሄድን ማለት ይላሉ ማለት ነው። እንግዲህ ይሄ ነገር ያው በብዙ ሀገራችን ክፍሎች ውስጥ ይሄ ስነ ስርዓት እየተካሄደ የቆየ ስርዓት ነው ማለት ነው። ያው ቤተሰብን ወይንም ደግሞ አያቶችን መጠየቅ ማለት ነው እና ያው አያት የሚለውን ቃል በዚህ ሁኔታ እንመለከተዋለን ወይንም እናየዋለን ማለት ነው።

ቀጣይነት እንግዲህ ንግድ የሚለውን ቃል እናያለን ንግድ ንግድ ማለት አንድ ነገር መሸጥ ገዝቶ መሸጥ ማለት ነው። ንግድ እንግዲህ በተለያየ መልኩ ይካሄዳል ለምሳሌ ሰዎች ንግድን በተለያየ ሁኔታ ውስጥ ሆነው ሊነግዱ ይችላሉ ወይንም ደግሞ አንድን እቃ በተለያየ መንገድ ሊሸጡት ይችላሉ እንግዲህ አንድ የንግድ ዘዴ ምንድነው እሱ አንድ ርቀትን እየወ ያማከለ ወይንም ደግሞ ርቀትን የ የሚወክል ንግድ ነው። ማለት የእንትኑን የቦታውን ርቀት አስመልክቶ የሚጨመር የገበያ ጭማሪ ማለት ነው። ያ ንግድ እንዴት ነው የሚካሄደው ለምሳሌ አንድ ሩቅ ቦታ ላይ የሚገኝ እቃ ሊኖር ይችላል ወይንም ደግሞ ምርት ሊኖር ይችላል ያንን ምርት ሄዶ ከዛ ከሩቅ ቦታ በርካሽ ገዝቶ ካመጡ በኋላ እንግዲህ እዛ እነሱ ለሚኖሩበት አካባቢ ላይ ያንን ያንን ንግድ መሸጥ ማለት ነው ያንን እቃ የተወሰነ ብር ጨምሮ መሸጥ። ማለት ነው እንግዲህ እንደዛ ሲደረግ ርቀትን ያማከለ ንግድ ማለት ነው። ሌላው ደግሞ እንግዲህ ሌላ አይነት ንግድ አለ ደግሞ ይሄኛው አይነት ንግድ ደግሞ ለምሳሌ የሆነ ነገርን አምርቶ ያመረቱትን ነገር ለተጠቃሚ ወይንም ደግሞ ለሚፈልገው አካል መሸጥ ይባላል ይሄኛው የንግድ አይነት ከርቀት የንግድ አይነት የተለየ ነው የርቀት የንግድ አይነት እቃው የሚመጣው ከ እቃው የሚመጣ ከሩቅ ቦታ ሆኖ ግን ንግዱን የሚያካሂዱት ምንድነው ዋጋ ጨምረው ነው ማለት ነው። ግን ይሄ የምርት ንግድ አይነት የሚባለው ንግድ ደግሞ አንድን እቃ አምርቶ ወይንም ደግሞ አሻሽሎ ለተጠቃሚ የማቅረብ ማለት ነው ያው በሁለቱም የንግድ መካከል ውስጥ የሚያዙ ወጪዎች አሉ እና ሰዎች ያንን እቃ ሲሸጡ እንትን የሚል ማለት የዋጋ ጭማሪ አድርገው የራሳቸውን የሆነ ያዋጣኛል በሚሉት የዋጋ ጭማሪ መሰረት ይሸጣሉ ማለት ነው ይህ ይህ የንግድ አይነት እንግዲህ ያው ንግድ የመጨረሻ ግቡ ማትረፍ ነው ወይንም አንድ ሰው ነገደ ሲባል ባለው ገንዘብ ላይ ባለው ንብረት ላይ ተጨማሪ ይህን ንብረት አተረፈ እንደማለት ነው ያው ተጨማሪ ንብረት አመጣ እንደማለት ነው ያው ንግድ እንግዲ በተለያየ ቦታዎች ላይ ይነገዳሉ አንደኛ ጎዳና ላይ ወጥቶ የሚነግዱ ወይንም ጥቃቅን የሆኑ ንግዶች አሉ ሁለተኛ ነገር ደግሞ ያው ሱቅ ይዘው የተለያዩ እቃዎችና አስገብተው የሚነግዱ ነጋዴዎች አሉ ማለት ነው እነዚህ ነጋዴዎች እንግዲህ የሚነግዱበት የራሱ የሆነ ህግና ደንብ አለ የሚከፍሉትም የራሱ የሆነ ግብር ተብሎ የሚታወቀው ነገር ለመንግስት የሚከፍሉት። ካተረፉት ነገር ላይ የተወሰነ ፐርሰንት ለመንግስት ይከፍላሉ ማለት ነው። ሌላው ደግሞ ይሄ የጎዳና ላይ ንግድ ተብሎ የሚታወቀው ነገር አንደኛ ቋሚ ያልሆነ ንግድ ነው ሌላው ደግሞ ህጋዊ ያልሆነ ንግድ በመባል ይታወቃል። የሚከፍሉት ግብርም ሆነ ምንም አይነት ነገር የለም በዛ ስምም የሚመዘገብ ንብረት አይኖርም ማለት ነው ስለዚህ የጎዳና ላይ ንግድ የሚባለው የንግድ ስርዓት ያው ተንቀሳቃሽ የሆነ የንግድ ስርዓት ነው። ከዛ ባለፈ ደግሞ በጣም ጥጣ ቀንና በትንሽ ገንዘብ የሚሰራ ንግድ ነው ማለት ነው ያው እዛ ነገር ላይ ብዙ ገንዘብ አያወጡበትም። ሌላው ይሄ በሱቅ ደረጃ የሚነገድ ንግድ ግን ያው ከፍተኛ ወጪ ወይንም ደግሞ ገንዘብ አውጥተው የሚጀምሩት። የንግድ አይነት ነው እንግዲህ ይህ የንግድ አይነት ምንድነው ሰዎች ወይንም ደግሞ ተጠቃሚዎች እቃውን የሚፈልገው ሰው ሄዶ ነው ማለት ነው እነሱ ያሉበት ቦታ ድረስ ሄዶ ነው ያንን እቃ የሚወስደው ወይንም የሚገዛቸው ማለት ነው። ይህ የጎዳና ላይ ንግድ ግን የሚለየው አንደኛ ሰዎች የሚፈልጉት ሰዎች ያሉበት ድረስ ነው እቃውን ይዘው የሚሄዱት ማለት ነው እነዛ በጣም የተለያየ የሆነ ያነጋገድ ስርዓት ነው ማለት ነው ይሄ እና ሰዎች ወደሚበዙበት ወይንም ደግሞ ወደሚገኙበት ቦታ በመሄድ ያላቸውን እቃ ይሸጣሉ ማለት ነው ስለዚህ ቋሚ የሆነ ቦታ አይኖራቸውም ማለት ነው እነዚህ ነጋዴዎች ለዛ ነው ኢ መደበኛ የንግድ ስ

እሺ እህት የሚባለው አንደኛው የዝምድና አይነት መገለጫ ነው። ይህም በጣም ቀረቤታ ያለው የዝምድና ወይንም ቤተሰባዊ መገለጫ የሚባለው አይነት ደረጃ ነው። እንግዲህ እህት የሚባለው ቃል ለሴቶች የሚሰጥ ቃል ነው ይህ ቃል ማለት አንድ ወላጆች ወይንም አንድ ቤተሰብ በስሩ የሚወልዳቸው ልጆች ይኖራሉ ከነዛ ልጆች ውስጥ እንግዲህ ሴት ልጅ ከወለደ ሌለኞቹ ልጆች ያቺን ሴት ልጅ እህቴ ብለው ይጠራሉ ማለት ነው። ሌሎቹ ልጆች ወንድም ሴትም ሊሆኑ ይችላሉ። እሷ ያሉት ሴቶቹ እህት ይባላሉ ማለት ነው ወንድም ወንዶቹ ደግሞ ወንድም በመባል ይታወቃሉ ማለት ነው ስለዚህ በአንድ ቤተሰብ ውስጥ ወይንም ደግሞ በአንድ ወላጅ ውስጥ የተለያዩ ጾታ ያላቸው ልጆች ይኖራሉ ወንድም ሴትም ይኖራሉ ማለት ነው። ያ እንግዲህ አንድ ሰው የሚኖረው እህት ወይንም የወንድም መጠን በተወለዱት ልጆች መጠን ይወሰናል ማለት ነው። ያው እህት ሲባል እንግዲህ ከአንድ ወላጅ እናትና አባት የተወለዱ ሴት ልጆች ማለት ነው እህት የሚባሉት ያው እህት ተብለው ይጠራሉ ወንዶቹ ደግሞ ወንድም በመባል ይጠራሉ ማለት ነው እንግዲህ እነዚህ እህት ለምሳሌ የወለደቻቸው ልጆች ለእህቷ ምንድነው የሚሆኑት እነዛ ልጆች የእህት ልጅ ይባላሉ ማለት ነው። እህትየዋ ነች የእህቴ ልጆች ብላ የምትጠራቸው እነሱ ማለት ነው። ልጆቹ ደግሞ የእናታቸውን ወይንም ደግሞ የአባታቸውን እህት ደግሞ ልጆች አክስቴ ብለው ይጠራሉ ማለት ነው ስለዚህ የሚጠራሩት ምንድነው አክስቴ ወይንም ደግሞ ልጆች እሷ አክስቴ ስትል እህትየዋ አክስቴ እህትየዋ የእህቴ ልጆች ስትል ልጆችን ልጆቹ ደግሞ አክስቴ ብለው ይጠራሉ ማለት ነው እንግዲህ ያው አክስት የሚለውን ነገር ቅድም ቀደም ባለው እንትን ቪዲዮ ላይ አይተናል እና ያው እህት የሚለውን ነገር ደግሞ አሁን አይተናል። በአጠቃላይ ይህን ይመስላል ያው በጣም ቅርቤታ ያለው የዘር ግንድ ወይንም ደግሞ የደም ትስስር ያለው የዝምድና አይነት ነው ያው በሀገራችን ውስጥም ይሄ ዝምድና በጣም ተከብሮ ይኖራል ወይንም ደግሞ በአጠቃላይ ያው በመሃል የመረዳዳት ነገሮች ይስተዋላሉ እንግዲህ ይህን ይመስላል ማለት ነው በአጭሩ

እሺ በቀጣይነት እንግዲህ የምናየው አሮጌ የሚለውን ቃል ነው አሮጌ ማለት አንድ ያገለገለ ነገር ወይንም ደግሞ ከዚህ በፊት የታየ ነገር ነገር ማለት ነው አሮጌ የሚባለው። አሮጌ የሚባለው ነገር እንግዲህ በእቃም ልናየው እንችላለን በእቃ ሲሆን ምንድነው ይሄ ይሄ አሮጌ እቃ ነው ከተባለ ከዚህ በፊት አገልግሏል ወይንም ደግሞ አገልግሎት ላይ ውሏል ማለት ነው። ሌላው ደግሞ ለምሳሌ በሀሳብ ወይንም ደግሞ በተለያየ እንደዚህ በቁስ ባልሆነ ነገር ላይ ደግሞ ይሄ ነገር አሮጌ ነው ከተባለ ምንድነው እሱ ጉዳዩ ከዚህ በፊት እናውቀዋለን ወይንም ደግሞ ከዚህ በፊት ሰምተነው እናውቃለን ስለዚህ አዲስ ነገር አይደለም እንደማለት ነው። ያው የአሮጌ ቃል ቀጥተኛ ተቃራኒ ትርጉሙ የሚሆነው አዲስ በሚለው የሚተካ ነው ማለት ነው። በአጠቃላይ ያው አሮጌ ሲባል አዲስ ያልሆነ ነገር ወይንም ደግሞ ከዚህ በፊት ከተለመደው አሰራር ያልተለየ ነገር ተደጋጋሚ ወይንም ደግሞ ድግግሞች የበዛበት ነገር አሮጌ በመባል ይታወቃል ማለት ነው። እንግዲህ ያው ይሄ አሮጌ የሚለውን ቃል ሰዎች በተለያየ ነገር ውስጥ ሲናገሩት ወይንም ደግሞ ሲግባቡበት ይስተዋላል ለምሳሌ የተለያዩ አሮጌ እቃዎችን እሰበስባለሁ ካለ አንድ ሰው ያ ሰው ቁራሌው ነው ማለት ነው። ይሄንን ያልኩበት ዋና ምክንያት ምንድነው? እነዛን ያው ቁራሌው የምንለው የተለያዩ ያገለገሉ እቃዎችን በመሰብሰብ ወደ ፋብሪካ ውስጥ በማስገባት ወይንም ለፋብሪካዎች በመሸጥ እነኛ እንደገና ተቀጥቅጠው ወይንም ፋብሪካ ውስጥ ገብተው እንደ አዲስ ሆነው የሚሰሩበትን ሁኔታ ነው የሚያመቻቸው ማለት ነው። እና እነዚህን አሮጌ እቃዎች የት ያገኛል ወይንም ደግሞ ምን አይነት እቃዎች ናቸው አሮጌ እቃዎች ተመልሰው ወደ አዲስነት በፋብሪካ መልክ የም የሚሰሩት ብለን ስንመለከት አንደኛው እና ዋነኛው ብረታ ብረት ነው ብረታ ብረት እና የተለያዩ ቆርቆሮ ነክ እቃዎች እንግዲህ ተሰብስበው ከየቤቱ እየዞሩ በመሰብሰብ እነዛን እቃዎች መልሰው ፋብሪካ ውስጥ ወይንም ማቅለጫ ውስጥ ይገባሉ ማለት ነው ያ ብረት ቀልጦ ወይንም ያ ቆርቆሮ ቀልጦ እንግዲህ ሌላ አስፈላጊ የሆነ ከብረት የሚሰራ ነገርን ይሰራበታል ማለት ነው። በአዲስ መልክ ከዛ በተጨማሪ እንግዲህ ምን አይነት እቃ እንደገና ምን አይነት አሮጌ እቃዎች እንደገና ተመልሰው ወደ አዲስነት ይቀየራሉ የሚለውን ነገር ስናይ የፕላስቲክ እቃዎች ናቸው በቤቱ ውስጥ የተለያዩ የፕላስቲክ እቃዎች አሉ እነዛ ለምሳሌ እንደ ሳፋ ሊሆን ይችላል የልብስ ማጠቢያ ሳፋ የፕላስቲክ ሳፋ ማለት ነው። ሌላው ነገር ደግሞ ፖፖ የእጅ መታጠቢያ መቅጃዎች አሉ ከዛ በተጨማሪ እንግዲህ ያው ብዙ ፕላስቲክ ነገሮች ይኖራሉ የተለያየ ማይካዎች ወይንም ደግሞ ለእቃ ማጠቢያነት የምንጠቀማቸው አነስተኛ ሳፋዎችም አሉ እነዛ ሳፋዎች እንግዲህ በሚሰነጠቁበት ወይንም በሚያረጁበት ሰዓት ውሃ ስለሚያፈሱ ወይንም ደግሞ ከአገልግሎት ውጪ ስለሚሆኑ ያው ሰዎች እንጥላቸዋለን ወይንም ደግሞ አንጠቀምባቸውም። እነዚህ ያው ቁራሌው የሚባሉ ሰዎች ወይንም ደግሞ አሮጌ እቃን የሚሰበስቡ ሰዎች መጥተው እነዛን እቃዎች በትንሽ ሳንቲም ይገዛሉ ማለት ነው። ያው አሮጌ እቃ ስለሆነ በትንሽ ሳንቲም ነው የሚገዙት ያንን እቃ ወስደው ለድርጅቶች ወይም ለፋብሪካዎች ለማቅለጫ ፋብሪካዎች ይሸጣሉ ማለት ነው እነሱም የተወሰነ ሳንቲም ይዘውበት ይሸጣሉ። ያንን የሸጡትን እቃ እንግዲህ ምንድነው የሚያደርገው? ያ ፋብሪካ ማቅለጫ ውስጥ ያስገባዋል ማለት ነው ያን ፕላስቲክ ፕላስቲኩ እንግዲህ ማቅለጫ ውስጥ ገብቶ ከቀለጠ በኋላ በሚፈልጉት አይነት ቅርጽ ወይንም ደግሞ በሚፈልጉት አይነት መጠን የሚፈልጉትን እቃ ያመርቱበታል ማለት ነው። እንደ አዲስ ሌላ ቅርጽ ይዞ ይወጣል ማለት ነው ምክንያቱም አንድ ፕላስቲክ ሲቀልጥ ከቀለጠ በኋላ የፈለግነውን አይነት ቅርጽ ማስያዝ እንችላለን ማለት ነው። እነ ያው ፋብሪካዎች ላይ የራሳቸው ቅርጽ ማውጫ ስላላቸው በዛ መልኩ እንግዲህ እንደ አዲስ አድርገው ያንን ያወጣሉ ማለት ነው። እና ይህን ይመስላል ያው አንዳንዴ አሮጌ እቃዎችን መልሰው ወደ አዲስ መልክ የሚቀየሩበት ሁኔታ አለ ለማለት ፈልጌ ነው።

እሺ እንግዲህ የማወራበት ርዕስ ሰነድ ይባላል ሰነድ ማለት ምን ማለት ነው ከሚለው ስንነሳ። ሰነድ ማለት የሆነ የተደራጀ ወይንም ደግሞ እየተዋቀረ ስለ አንድ ነገር በቂ የሆነ መረጃ ማለት ነው። ሰነድ የሚለውን ነገር እንግዲህ በተለያየ ነገር ላይ ሰዎች ሲናገሩት እናያለን። ይሄም ደግሞ ለምሳሌ በአንድ ንግድ ውስጥ እየተሟላ ሰነድ አለ ወይ ተብሎ ይጠየቃል? ያ ማለት የገቢ ደረሰኝ ወይንም ደግሞ የሽያጭ የወጪ ደረሰኝ አለ ወይ እንደማለት ነው? ያው እነዛ ነገሮች አንድ ላይ ተሰባስበው ሰነድ ይባላሉ። ለምሳሌ ያህል የ ለምሳሌ ይህንን ብንጠቅስ። ለአንድ ነጋዴ የተሟላ ሰነድ የሚባለው ወይንም ደግሞ ግብር ለመክፈል የተሟላ ሰነድ አለው ወይንም ሰነዱን አሟልቷል የሚባለው ምን ምን ሲያሟላ ነው የሚለውን ነገር አንደኛ ነገር። የሚነግድበት ቦታ የተከራየበት የቤት ኪራይ ሌላኛው ነገር ደግሞ ንግዱን ያቋቋመበት መነሻ ገንዘብ ወይንም መነሻ ካፒታል ተብሎ የሚታወቀው መነሻ ገንዘብ ማለት ነው። በሶስተኛ ነገር እንግዲህ በተለያየ ጊዜ ግዢ ወይንም ደግሞ ወጪ ያደረገበት ደረሰኞች ማለት ነው። የወጪ ደረሰኝ ሌላው ደግሞ እንግዲህ ገቢ ያደረገበት ወይንም ደግሞ የሽያጭ ደረሰኝ ይባላል ያ ይሄ የሽያጭ ደረሰኝ እንደ ገቢ ደረሰኝ ተብሎ ነው የሚያዘው ማለት ነው። እንግዲህ እነዚህ ነገሮች አንድ ላይ ተደማምረው የተሟላ ሰነድ አለው ይባላል ማለት ነው ወይንም የነዚህ ነገሮች ድምር ሰነድ ያስብለዋል ማለት ነው። ያው ሰነድ ሲባል በአጠቃላይ አንድ ደረሰኝ ወይንም ደግሞ አንድ ፍሬ ወረቀት የያዘ ቅጽ ሳይሆን ሰነድ የምንለው የተለያዩ ነገሮችን በተለያየ ጊዜ የተደረጉ ነገሮችን እና ለዛ ነገር አላማ ወይንም ለተፈለገው አላማ የሚውል ሙሉ መረጃን የያዘ የወረቀቶች ወይንም ደግሞ የፎርሞች የደረሰኞች ሊሆን ይችላል። የእነሱ ስብስብ ሰነድ ይባላል ማለት ነው። እንግዲህ የበዚህ ሰነድ ውስጥ የተለያየ ውል ሊኖር ይችላል ለምሳሌ አንድ ሰው የሆነ እቃ ቢገዛ ያን እቃ ሲገዛ የተለያዩ ውሉን ይፈራረማል ማለት ነው። አንደኛ ነገር የገዛበትን እቃ ዋጋ የያዘ ውል ነው የሚፈራረመው። ሌላው ነገር እንግዲህ ከዛ የዛ እቃ አይነት ወይንም ደግሞ የእቃው ስም ይጻፋል ማለት ነው። ሌላው ደግሞ የሰውየው ስም ይጻፋል። ከዛን በመጨረሻ ላይ የሻጩ ስም ይጻፋል ማለት ነው። ከዛን ሌላ የባለቤትነት የሚያረጋግጥ ወይንም ደግሞ እቃው የእሱ መሆኑን የሚያረጋግጥ የሻጩ የማረጋገጫ ወረቀት ወይንም ደግሞ ውል ይኖረዋል ያ የማረጋገጫ ወረቀት አንድ ላይ ተደርጎ ይያያዛል ማለት ነው። እንግዲህ እነዛ አንድ ላይ ተደማምረው የዛ እቃ ወይንም የዛ ሽያጭ የተፈጸመበት ወይንም ደግሞ ከአንድ ሰው ወደ ሌላ ሰው የተዘዋወረበት ሙሉ ሰነዶች ናቸው ማለት ነው። ያው እንግዲህ ሰነድ ስንል በተለያዩ መስሪያ ቤቶች ላይ እንደየአስፈላጊነታቸው እና እንደሚሰሩት ስራ አይነት የተለያዩ ሰነዶች ይኖራሉ። እነዛ ሰነዶች እንግዲህ የተደራጁ ወረቀቶች ወይንም ፎርሞች ወይንም ደግሞ ደረሰኞች የተለያዩ ግብይት ወይንም ደግሞ ክፍያ የተከፈለባቸው ደረሰኞች ሊሆኑ ይችላሉ። ከነዛ ከደረሰኝ ጋር እንግዲህ የተለያየ ውልም አንድ ላይ ተያይዞ ይገኛል። እና እነዛን በፎርም ተደርጎ አደራጅቶ የማስቀመጥ ነገር አለ። ምክንያቱም አንድ ነገር በሚፈለግበት ሰዓት የተሟላ መረጃ ለማግኘት እጅግ አስፈላጊና ጠቃሚ የሆነ ነገር ነው ማለት ነው። ይህ ሰነድ የምንለው ነገር በዚህ ማየት ወይንም ደግሞ ማብራራት እንችላለን ማለት ነው። በአጭሩ

እሺ ወር በሚለው ርዕስ ላይ የተወሰነ ነገር ለማውራት እሞክራለሁ። ወር ማለት እንግዲህ በስሩ አስራ ሁለት ሰላሳ ቀናትን የያዘ ነገር ነው። ሰላሳ ቀናቶች አንድ ላይ የተደመረው አንድ ወር ይባላሉ ማለት ነው። እንግዲህ ወርን ስንመለከት በኢትዮጵያ አቆጣጠር ወይንም ደግሞ በኢትዮጵያ ካላንደር መሰረት የጊዜ መቁጠሪያ መሰረት አንድ አመት የሚባለው በውስጡ አስራ ሶስት ወራትን ይይዛል ማለት ነው። ይህ አስራ ሶስት ወራት እንግዲህ አስራ ሶስተኛዋ ወር ጳጉሜ ትባላለች ይቺ ጳጉሜ የምትባለው ወር በውስጡ እንደ የዘመኑ ልዩነት በየአራት አመቱ ስድስት ቀናትን ትይዛለች። ሌሎቹ ሶስት በየሶስት ሶስት አመቱ ደግሞ አምስት ቀናትን ትይዛለች ማለት ነው። እንግዲህ በዚህ ዘመን አቆጣጠር ሙሉ አስራ ሁለቱ ወራቶች ሰላሳ ሰላሳ ቀን አላቸው ማለት ነው። ከጳጉሜ በስተቀር እንግዲህ የኢትዮጵያ ዘመኗን ወይንም ደግሞ አዲስ አመት የምትቀይረው መስከረም ወር ላይ ነው። ስለዚህ ለኢትዮጵያ መስከረም ወር አንደኛ ወር በመባል ይታወቃል ማለት ነው። ከመስከረም አንስቶ እንግዲህ አንደኛ ወር መስከረም ይባላል ሁለተኛ ወር ጥቅምት ይባላል። ጥቅምት ሶስተኛ ወር ደግሞ ህዳር ይባላል ማለት ነው አራተኛ ወር ታህሳስ በመባል ይታወቃል። አምስተኛ ወር ጥር በመባል ይታወቃል ስድስተኛ ወር ደግሞ የካቲት በመባል ይታወቃል ማለት ነው። ይህ አሁን ያለንበት ወር የካቲት ነው የሚባለው ማለት ነው። አሁን የሚመጣው ወር ነው የካቲት በመባል ከሶስት ቀን በኋላ የሚገባው የካቲት በመባል ይታወቃል ማለት ነው። አሁን ላይ ያለነው ያው ጥር መጨረሻ አካባቢ ላይ ነን ማለት ነው ያለነው። ሌላው እንግዲህ ስድስተኛው ወር የካቲት ሰባተኛው ወር መጋቢት ስምንተኛው ወር ሚያዝያ በመባል ይታወቃል። ዘጠነኛው ወር ግንቦት ይባላል አስረኛው ወር ሰኔ ይባላል ማለት ነው። አስራ አንደኛው ወር ነሀሴ አስራ አንደኛው ወር ሀምሌ እና አስራ ሁለተኛው ወር ነሀሴ በመባል ይታወቃል ማለት ነው። እንግዲህ እነዚህ ወራቶች የራሳቸው ስያሜ አላቸው እነዚህ ስያሜዎች የተሰጡት የራሳቸው የሆነ ጥንት አባቶቻችን የራሳቸው የሆነ ትርጉም አላቸው። እነዛን ያው ትርጉሞች በዝርዝር አሁን ላይ መናገር ባልችልም ሰፊ ጊዜ ስለሚወስድ የመጨረሻዋ አስራ ሶስተኛዋ ወር ወይንም ደግሞ አስራ ሶስት ወር ብላ የምሰየመው ኢትዮጵያ ብቻ ነች እንግዲህ ሌሎች ሀገራት አስራ ሶስት ወር ሳይሆን አስራ ሁለት ወር ብለው ነው። አንድ አመትን የሚይዙት ይሄ ልዩነት እንግዲህ እነሱ የሚያስተካክሉት ለምሳሌ አምስት ቀን ትርፋለች ይቺ አምስት ቀን አስራ ሶስተኛ ወር ጳጉሜ በመባል ጳጉሚት በመባል ትታወቃለች። ይቺ ወር ሌሎች አለማት ላይ ወይንም ደግሞ ሌሎች ሀገራት የጊዜ መቁጠሪያቸው ላይ በየአንዳንዱ ወር አካተው ይይዛሉ ማለት ነው። አንድ ወር ላይ ሰላሳ አንድ ቀን ይኖረዋል ሌላኛው ወር ላይ ደግሞ ሰላሳ ቀን ይኖረዋል አንዳንድ ጊዜ ሃያ ዘጠኝም የሚሆንበት አለ እነዚህ ያው የወራቶቻቸው የነሱ የወራት አቆጣጠሮቻቸው ቀኑ ይለያያል ማለት ነው። በእያንዳንዱ ወር ውስጥ ቀኑ የተለያየ ነው ሁሉም ሙሉ አስራ ሁለት ወራቸው ሰላሳ ቀን አይሆንም ማለት ነው። እንግዲህ ኢትዮጵያን ሁሉንም ወር አስራ ሁለቱንም ወር ሰላሳ ቀን አድርጋ ተጨማሪ አስራ ሶስተኛ ወር ወይንም ደግሞ ይቺ አምስት ቀን ያለችው ቀናት እንደ አንድ ወር ነው የሚቆጠረው። ይሄ ማለት በተግባሩ ወይንም ደግሞ ለምሳሌ እዚህ አስራ ሶስተኛ ወር ላይ ጳጉሜ ወር ላይ የተለያዩ እህሎች በፍጥነት ሰብል የሚይዙበት ወይንም ፍሬ የሚያፈሩበት እድገታቸው በፍጥነት የሚቀየርበት እንደ አንድ ወር እርዝመት እንዳለው ሁሉ ነው እንደዛ የሚቀየረው። እና በዛ ነገር ማየት እንችላለን እና ይቺ ጳጉሜ ን ልክ እንደ አንድ ወር ወይንም ደግሞ እንደ ረጅም ጊዜ ነው የምትታየው ማለት ነው። ምንም እንኳን አምስት ቀን ቢሆንም የሚካሄዱት ነገሮች በዛ ውስጥ ተፈጥሮአዊ የሚካሄዱት ለውጦች ልክ እንደ አንድ ወር ያህል ይቆጠራል ማለት ነው። ይህን ይመስላል ስለ ወር

እሺ በቀጣይ እንግዲህ ጆሮ በሚል ርዕስ ስር እናወራለን። ጆሮ ማለት እንግዲህ ከሰውነት አካላችን አንዱ ነው ይህም ጆሮ አዎ ከስሜት ጆሮ ማለት እንግዲህ ከአምስቱ የስሜት ህዋሶቻችን አንዱ ነው ጆሮ ነው። እንግዲህ ይሄ ጆሮ የስሜት ህዋስ የተባለበት ምክንያት ምንድነው እሱ የመስማት ስለምንችል ነው። ስለዚህ ማዳመጥ ስለምንችል ጆሮ ከስሜት ህዋሶቻችን አንዱ ነው ማለት ነው። እንግዲህ የሰው ልጅ ሁለት ጆሮዎች አሉት ግራና ቀኝ የተደረገለት ጆሮ ማለት ነው። ይህ ጆሮ እንግዲህ ለመስማት እንገለገልበታለን ወይንም ደግሞ የተለያዩ ድምፆችን ሰምተን ለመለየት ያገለግለናል ለምሳሌ አሁን የወፍ ድምጽ ሊሆን ይችላል የቲቪ ድምጽ ሊሆን ይችላል የሰው ድምጽ ሊሆን ይችላል የእንስሳት ድምጽ ሊሆን ይችላል እና ድምፁ የምንድነው ብለን ለመለየት የሚያገለግለን የስሜት ሀዋስ ክፍል ነው ማለት ነው። እንግዲህ ጆሮውን ስናይ በተለያዩ እንስሳቶች ላይም ይገኛል። ለምሳሌ ያው የሰው ልጅ የተለያየ የጆሮ ቅርጽ ያለው ሰው አለ የተለያየ ስል ምንድነው አንዳንድ ሰው ትንሽ ተለቅ ያለ ጆሮ ያለው ሰው አለ አንዳንድ ሰው ደግሞ በጣም አነስ ያለ ጆሮ ያለው አለ። እንደየ ቁመታችን ወይንም ደግሞ እንደየ ፊታችን መጠን ይሄ የእያንዳንዳችን የጆሮ መጠን ይለያያል ማለት ነው። ሌላው ነገር ደግሞ ያው እንስሳቶች የተለያየ እንደ እንስሳቶቹ ልዩነት የተለያየ የጆሮ አይነት አላቸው ማለት ነው። ለምሳሌ ያው ከብቶች ትንሽ ከሰው ልጅ ለየት ያለ የሆነ የጆሮ ቅርጽ ነው ያላቸው የጆሮ ቅርጽ ልክ እንደ ታምቡር ወይንም ደግሞ እንደዚህ ረዘም ያለ ነገር ነው ያላቸው ማለት ነው። ሌላ ደግሞ ያው ተመሳሳይ የሆነ ጆሮ ያላቸውን ነገሮች አሉ ለምሳሌ አህያን ብንውስድ እንደገና በቅሎ ፈረስ ብንውስድ ተመሳሳይ የሆነ የጆሮ ቅርጽ አላቸው ጆሯቸው ትንሽ ተለቅ ያለ ነገር ነው። እና ደግሞ ያው ጆሯቸውንም ማንቀሳቀስ የሚችሉ እንስሳቶች ናቸው እነዚህ እንስሳቶች አንዳንድ ጊዜ እንደውም በቅሎዎች ወይም ፈረሶች ለመስማት ሲፈልጉ ወይንም የሆነ ነገርን ለማዳመጥ የተለየ ድምጽ ሲሰሙ ጆሯቸውን ወደፊት ያንቀሳቅሱትና ለመስማት ይሞክራሉ ማለት ነው ያው የሚሰሙትን ድምጽ ለመለየት ይሞክራሉ ማለት ነው። እና ያው ጆሮ በአጠቃላይ ያው ሁሉም እንስሳቶች በሚባል ደረጃ ሁለት ጆሮ ነው ያላቸው ማለት ነው አንድ እንስሳ ላይ ግራና ቀኝ አንዳንድ ጆሮ ይኖረዋል ስለዚህ ሁለት ጆሮ ነው ያለው ማለት ነው። እንግዲህ ጆሮ የራሱ የሆነ ተፈጥሮአዊ ታምቡር አለው ወይንም ደግሞ ድምጽን የሚያስተላልፍበት እንደ ወንፊት አይነት ነገር ውስጥ ላይ ለይገኛል ማለት ነው። ያ ይህ የጆሮ ታምቡር የሚባለው እንግዲህ ድምጽን በትክክል እንድንሰማና እንድንለይ የሚያደርገን ተፈጥሮአዊ ነገር ነው ማለት ነው። እና ይህ ጆሮ የራሱ የሆነ ቅባት ወይንም ደግሞ የራሱ የሆነ ውስጥ ላይ ያለው ወዝ አለ እና ይህ ቅባት አንዳንድ ጊዜ አቧራ በሚገባበት ሰዓት ቆሻሻ ይይዛል ማለት ነው። እና ያ ቆሻሻ የያዘው ነገር ምን ይባላል የጆሮ ኩክ ይባላል ማለት ነው። ይህ የጆሮ ኩክ የሚባለው ከጆሮ ውስጥ የሚወጣ ቅባታማና የተለያዩ አቧራዎች በተለያዩ ጊዜ ወደ ጆሯችን የሚገቡ አቧራዎች ስናጸዳ የምናወጣው ቆሻሻ እንደማለት ነው ይሄ ቆሻሻ የጆሮ ኩቲ ይባላል። የራሱ የሆነ ማውጫ አለው። ያ ለምንድነው የሆነ እንግዲህ ጆሮ የራሱ የሆነ ጥንቃቄ ልናደርግለት የሚገባ ነገር ነው። ስናጸዳም ተጠንቅቀን መሆን ነው ያለበት ምክንያቱም የስሜት ህዋስ ማለት በተለያዩ በሰውነታችን የተለያዩ ነገሮችን የምንለይበት አካል ክፍል ነው ማለት ነው። የስሜት ህዋስ የሚባለው ስለዚህ መስማት የሚያስችለን ነገር ስለሆነ ተጠንቅቀን ጥጥ ጫፉ ላይ ጥጥ ባለው ፕላስቲክ ነገር ነው ማለት ነው። ያንን የምናጸዳው በአጠቃላይ ያው በጥጥ ነው የምናጸዳው ማለት ነው። ጆሯችንን እና ያው ስለ ጆሮ ይሄንን ካልኩ በቂ ይመስለኛል ሰዓትም እያለቀ ስለሆነ

እሺ፣ ነገ የሚለውን ቃል እናያለን። ነገ ማለት እንግዲህ ከዛሬ ቀጥሎ ያለው ቀን ማለት ነው። ለምሳሌ ያህል ዛሬ ቀኑ ሮብ ነው። ስለዚህ ዛሬ እሮብ ነው ነገ ደግሞ ሀሙስ ነው ማለት ነው። ስለዚህ እሮብ ብለን እሮብ ላይ ሆነን ነገ የምንለው ቀን ሀሙስ እንደማለት ነው። ስለዚህ ነገ ነገ ማለት ከዛሬ ቀጥሎ ያለው ቀን ማለት ነው። ወይንም ደግሞ የዛሬው ዛሬ ቀኑ ጨልሞ ከዛም በኋላ ሲነጋ ያለው ቀን ነገ ተብሎ ይጠራል ማለት ነው። እንግዲህ ነገ ምን ጊዜም ነገ የሚሆነው ከፊት ያለ ቀን ወይንም ደግሞ ቀጥሎ የሚመጣ ቀን ማለት ነው። ይህን ነገን ስናይ ምንድነው አንጻራዊ የሆነ መግለጫ ነው። ወይንም ደግሞ አንጻራዊ የቀን መግለጫ ሂደት ነው ማለት ነው። ይህንን አንጻራዊ የምንለው ለምንድነው? ሁልጊዜም ነገ የሚለው ቃል ካለንበት ቀን ቀጥሎ እያለ ቀን ነው ማለት ነው። ስለዚህ አንጻራዊነቱ አንድ የምንስማማበት ቀና ለማለት ነው። ወይንም ደግሞ ያለንበት ቀን አለ ማለት ነው። ስለዚህ ነው ነገ የሚባለው አንጻራዊ የቀን መግለጫ ሂደት ነው ማለት ነው። ለምሳሌ ሀሙስ ላይ ሆነን ቀኑ ሀሙስ ቢሆን፣ ነገ ብለን የምንጠራው አርብ ነው ማለት ነው። አርብ ላይ ሆነን ደግሞ ነገ ብለን የምንጠራው ቅዳሜን ነው ማለት ነው። ቀኑ ቅዳሜ ሆኖ ደግሞ ነገ ብለን የምንጠራው እሁድን ይሆናል ማለት ነው። ቀኑ እሁድ ሆኖ ነገ ብለን የምንጠራው ሰኞን ይሆናል። ቀኑ ሰኞ ሆኖ ነገ ብለን የምንጠራው ማክሰኞ ነው ማለት ነው። ቀኑ ማክሰኞ ሆኖ ነገ ብለን የምንጠራው እሮብ ይሆናል ማለት ነው። ቀኑ ሮብ ሆኖ ነገ ብለን የምንጠራው ሀሙስ ይሆናል ማለት ነው። እና ነገ የሚለው ቃል ምን ጊዜም አንጻራዊ የምንጠቀምበት ቃል ነው ማለት ነው። ነገ ስንል አሁን ላይ ሆነን ወይንም ደግሞ ዛሬ ላይ ወይንም ደግሞ የምናወራበት ቀን ላይ ሆነን ነው አንጻራዊ ነገር እያወራን ያለነው። ስለዚህ ምን ጊዜም አንድ ሰው ነገ ብሎ ካወራ የተናገረበት ቀን ላይ ሆኖ ከፊት ለፊት ያለውን ቀን እየተናገረ ነው በተዘዋዋሪነት ማለት ነው። እና ከዚህ ጋር ያው የነገ ተቃራኒ ትላንት የሚል ቃል ነው፣ ትላንት ማለት እንግዲህ ከአለንበት ቀን አንድ ወደኋላ እንደማለት ነው ወይንም ያሳለፍነው ቀን እንደማለት ነው እና ይሄን በመባል ይታወቃል ማለት ነው። እንግዲህ ሰዎች በተለያየ ንግግር ውስጥ ነገ ብለው ሊያወሩ ይችላሉ ለምሳሌ አንድ ሰው መቼ ትመጣለህ ተብሎ ሲጠየቅ ነገ እመጣለሁኝ ብሎ ሊመልስ ይችላል። ያ ማለት እንግዲህ ከተጠየቀበት ቀን ማግስት እመጣለሁ ወይንም ደግሞ ከተጠየቀበት ቀን ቀጥሎ ያለው ቀን ላይ እመጣለሁ እያለ ነው ማለት ነው። ያው በዛ መንገድ ነው የሚግባቡት ማለት ነው። ወይንም ደግሞ ነገ ምን ትሰራለህ ተብሎ ሊጠየቅ ይችላል። የነገ እቅድህ ምንድነው ከተባለ ከዛሬ በኋላ ያለው ቀን ላይ ምን አቅደሃል ወይንም ደግሞ ምን ልትሰራ ፈልገሃል ብለው እየጠየቁት ነው ማለት ነው። ስለዚህ አንዳንድ ሰው ምን ይላል? ነገን እግዚአብሔር ያውቃል ይላል ማለት ነው። ስለዚህ ምን ጊዜም ካለን ሰዓት ላይ ወይንም ደግሞ ካለን ቀለይ ሌላ ተጨማሪ ቀን የሚሰጠን እግዚአብሔር ነው ወይንም ፈጣሪ ነው። ለማለት ፈልጎ ነው። እንደዚህ የአይነት ምላሾች ብዙ ጊዜ ይስተዋላሉ ማለት ነው። እና አንዳንዴ ደግሞ በአባባል ደረጃ ምን ይባላል? የነገን እግዚአብሔር ያውቃል፣ ወይንም ደግሞ የነገን ማን ያውቃል ይባላል። ይህ ማለት የነገን ማን ያውቃል ማለት ምን ለማለት ተፈልጎ ነው? ከዚህ ቀጥሎ ያለው ቀን ማን ያውቃል ለማለት ነው። ግን ነገሩ አሁን እዚህ ጋር የሆነ ግንነት ነገር የተጨመረበት ንግግር ነው ማለት ነው። ግነት ስንል ትርጉሙ ቀጥታዊ ትርጉም አይደለም። ያ ብለን የምንወስደው ምንድነው? ግነት የምንለው ቀጥታዊ ትርጉም ያልሆነበት ምክንያት የነገን ማን ያውቃል ሲባል ከዚህ በኋላ ያለውን አመት ማን ያውቃል ፈጣሪ ብቻ ነው እንጂ እንደማለት ነው። ያው ልክ ከዚህ ነገ የሚለው ቃል ከዚህ በኋላ ያለው ቀን እንደመሆኑ መጠን ነው። ያው ተጋኖ ነው ግንነታዊ የሆነ ንግግር ይባላል፣ ቀጥታዊ ያልሆነ ፍቺ ይሰጣል ማለት ነው። እና ነገ የሚለውን ነገር በዚህ መልኩ ማየት እንችላለን።

ሂሳብ የሚለውን ቃል ስናይ እንግዲህ ሂሳብ ማለት የተለያዩ ነገሮችን ማሰብ ወይንም ደግሞ ሂሳብ የሚለው ቃል የተለያዩ ነገሮችን ደምሮ ቀንሶ ወይንም ደግሞ አባዝቶ አካፍሎ የምናስቀምጥበት ሁኔታ ማለት ነው ሂሳብ ይባላል ማለት ነው። ሂሳብ እንግዲህ በውስጡ የተለያዩ ነገሮችን ይይዛል አንደኛ የተለያየ የመደመር ወይንም ደግሞ ደምረን የምናስቀምጠው ነገር ይኖራል ሌላው ነገር ደግሞ ከደመርነው ላይ የምንቀናንሰው ወይንም ደግሞ የሚቀናነስ ነገር ይኖራል ማለት ነው። በውስጡ ከዛ በተጨማሪ ደግሞ ሂሳብ በማባዛት ሊገለጽ ይችላል ሌላው ደግሞ ሂሳብ በማካፈልም ሊገለጽ ይችላል። ሂሳብ እንግዲህ እንደ አንድ የትምህርት ክፍል ወይንም ደግሞ እንደ አንድ የትምህርት አይነት በትምህርት መማር ማስተማር ሂደት ውስጥ ሂሳብ ተብሎ እንደ አንድ ትምህርት ክፍል ይሰጣል ማለት ነው። ይህ ሂሳብ የሚባለው እንግዲህ የተለያዩ የሂሳብ አይነቶች አሉ ወይንም ደግሞ የሂሳብ አያያዞች አሉ። እንግዲህ ሂሳብን ስንመለከት በተለያየ ነገር ውስጥ ይገባል እና ያው ትምህርቱን ትንሽ ከበድ የማለት አይነት ነገር አለ ብዙ ሰው ያው ሂሳብ ይከብደኛል ብሎ ይናገራል። በዘልማድ ያ ማለት ነው ያው የተለያዩ ቀመሮች አሉት በውስጡ ማለት ነው እነዛን ቀመሮች በደንብ መረዳት ያስፈልጋል ማለት ነው። ከእነኚህ ከአራቱ ትርጓሜዎች በዘለለ እነዛን ቀመሮች ማየት እና በደንብ መረዳት በጣም ምርጥ ነው ብዬ አስባለሁኝ። እና ይህ ሂሳብ የምንለው ነገር እንግዲህ በተለያየ ደረጃ ወይንም በተለያየ ክፍል እንደየክፍሉ እድገትና ደረጃ ወይንም ደግሞ እንደ ተማሪው ብቃት ደረጃ የሚሰጥበት አይነት ነገር አለ። እና ያው ሂሳብ ለምንም ነገር አስፈላጊ ነው ብዬ አምናለሁ አንድ ሰውም ያው መሰረታዊ ነገሮችን ለመስራት ሂሳብ ማወቅ አለበት። ለምሳሌ ንግድ ለመነገድ ሂሳብ ማወቅ አለበት ያ ማለት ምን ማለት ነው መደመር መቻልም አለበት ማለት ነው። ወይንም ደግሞ መቀነስ መቻል አለበት ማባዛትን ማካፈልን የመሳሰሉትን ነገሮች እንግዲህ በደንብ ማወቅና መቻል እንዴት መጠቀም እንዳለበት በእነዚህ ነገሮች ማወቅ አለበት። ያው ግዴታ መጻፍ ወይንም ደግሞ ማንበብ አይጠበቅበትም አንዳንድ ሰዎች በጭንቅላታቸው የተለያዩ ውስብስብ ሂሳቦችን አስበው ሲናገሩ ይስተዋላል ወይንም ደግሞ ደምረው ሲናገሩ ይስተዋላል ማለት ነው። ይህን ነገር እንግዲህ በልማድ ያመጡት ነገር ነው እንደገና ደግሞ ያው ከፍተኛ የሆነ የአእምሮ ብስለት ያላቸው ወይንም ደግሞ በተፈጥሮ ከፍተኛ የሆነ የአይኪው የሚባለው የአእምሮ የማሰብ ችሎታ ያላቸው ልጆች እናስተውላለን። አንዳንዴ ያው ከእድሜያቸው ወይንም ደግሞ ከነዛ እድሜ ልጆች እድሜ የማንጠብቀውን ነገር ይናገራሉ ማለት ነው እና ይህ ያው የሂሳብ ችሎታቸው በጣም ከፍተኛ የሆነ የሂሳብ ችሎታ አላቸው ማለት ነው። እንግዲህ ነገሮች ሂሳብ የማይገባበት ቦታ የለም። ለምሳሌ ፊዚክስ ትምህርት ላይ ብንሄድም ሂሳብ በሰፊ ሁኔታ እናገኛለን በጣም ብዙ ነገሮች ሲታሰቡ ወይንም ደግሞ ይሄ ምንድነው በእንግሊዘኛው ካልኩሌት እንደሚባለው እነዛን ነገሮች ሲደመር ሲቀነስ ወይንም ደግሞ በጣም ውስብስብ የሆኑ ነገሮችን በቁጥር መፍታት ወይንም መግለጽ እንደማለት ነው። ያው እዚህ ጋር ቁጥሮች ያላቸውን የራሳቸውን አስተዋጽኦ በጉልህ የምናይበት ሂደት ነው ማለት ነው ሂሳብ የምንለው እና ሂሳብን ያው ጠቅለል አድርገን ስንገልጸው ይሄን ይመስላል። እንግዲህ ሂሳብ ትምህርት በዋናነት ለምን ለምን ያስፈልጋል ቢባል መጀመሪያ አንድ ሰው መሰረታዊ የሆነ እውቀት እንዲኖረው ሂሳብ ማወቅ አለበት ማለት ነው ያ ማለት ለምሳሌ ብር መቁጠር እንዲችል ያው መቁጠር በራሱ ሂሳብ ነው። ቁጥሮችን ማወቅ በቃሉም ሊሆን ይችላል እነዛን የሚያቃቸው ቁጥሮች ሳይጻፉም አንዳንድ ሰዎች መጻፍ ማንበብ አይችሉም ግን በቃላቸው እነዛን ነገሮች በሙሉ ይችላሉ ወይንም ደግሞ ሸምድደው ይይዛሉ ማለት ነው ያ ችሎታ ያላቸው ሰዎች አሉ። እና ያው ሂሳብ ማወቅ አለበት ማንኛውም ሰው እላለሁ።

እሺ ኮምፒውተር የሚለውን ቃል ስናይ እንግዲህ ኮምፒውተር ያው ቃሉ እንግሊዘኛ ቃል ነው ኮምፒውተር ይመስለኛል እንግሊዘኛ ቃል የሆነበት ምክንያት የተመረተውም ውጪ ወይንም ደግሞ በፈረንጆች ስለሆነ ነው። እንግዲህ ኮምፒውተርን ለተለያየ ግልጋሎት እንጠቀምበታለን ይህ ግልጋሎት እንግዲህ ስንመለከት ለምንድነው አንደኛና በዋናነት ለመጻፍ እንጠቀምበታለን ማለት ነው፣ ይሄን ኮምፒውተር የተለያዩ ጽሁፎችን እንጽፍበታለን ለምሳሌ የምንጽፈው ጽሁፍ የተለያየ በተለያየ ቋንቋ ሊሆን ይችላል፣ አንደኛ በግእዝ ወይንም ደግሞ አማርኛ ብለን በምንጠራው ቋንቋ ይጽፍልናል ሌላው ደግሞ በእንግሊዘኛም ይጽፍልናል ብቻ ያው ኮምፒውተር ማለት አንድ ፕሮግራም የተደረገ ሶፍትዌር የተጫነበት ዘመናዊ መሳሪያ ወይንም ደግሞ መገልገያ መሳሪያ ነው ማለት ነው። እንግዲህ በኮምፒውተር በጣም ብዙ ዘርፈ ብዙ ጥቅሞች አሉት። አንደኛው የተለያዩ ሶሻል ሚዲያዎችን በኮምፒውተር አማካኝነት ማየት እንችላለን ይህንን የምናደርገው ያው የራሱ የሆነ ኢንተርኔት እናገናኝና በዛ አማካኝነት እንግዲህ የተለያዩ ሶሻል ሚዲያዎችን በኮምፒውተር አማካኝነት መከታተል እንችላለን ማለት ነው። ሌላው ነገር ደግሞ ኮምፒውተር ለተለያዩ የሂሳባዊ ስራዎች ወይንም ደግሞ ሂሳብ ለማሰብ ያገለግሉናል እንደገና ሌሎች ትልልቅ የሆኑ የተለያዩ ፕላትፎርሞች እዛ ላይ ከፍተን መጠቀም እንችላለን ማለት ነው እና ያው ኮምፒውተር ከዚህ አንፃር በጣም ዘርፍ ብዙ ጥቅም ነው ያለው፣ ሌላው ደግሞ ኮምፒውተር የሚያገለግለን በጣም ብዙ የሆኑ ፋይሎችን በአንድ ላይ ይይዝልናል ማለት ነው። እና እነዚህን ፋይሎች ለማደራጀት ለማስተካከል በጣም ጠቃሚና አስፈላጊ የሆነ ቁስ ወይንም ደግሞ የኤሌክትሮኒክስ መሳሪያ ነው ማለት ነው። ኮምፒውተር እና ሰዎች ያው በተለያየ ቦታ ላይ በግለሰብም ደረጃ በግልም በግልም ወይንም ደግሞ በተቋማትም ደረጃ ኮምፒውተርን ሲጠቀሙ እናያለን ያው አሁን ላይ ደግሞ በሀገራችን ነገሮች ወደ ኦንላይን ወይንም ደግሞ ወደ ኤሌክትሮኒክስ ነገር እየተቀየሩ ስለሆነ ስለዚህ ወረቀትን ከማገላበጥ ይልቅ ነገሮችን ወደ ኦንላይን ወይንም ደግሞ ወደ ወደ መተግበሬዎች የመቀየር ነገር አለ። እና እነዛን መተግበሪያዎች ተጠቅመው በኮምፒውተር ተጠቅመው የሚሰሩበት ነገር አለ ማለት ነው። እንግዲህ ይህ ነገር በጣም ብዙ ነገሮችን ጠቀሜታዎች አሉት እና ብዙ ነገሮችን ያቀላል ተብሎ ይታሰባል። አንደኛ ነገር የሰዎችን ጉልበት ይቀንሳል በከፍተኛ ሁኔታ፣ ሁለተኛ ነገር ደግሞ ፋይሎችን በአጭር መልኩ ለማውጣትና ለማግኘት ይረዳል ማለት ነው ከወረቀት ይልቅ እዚህ ኮምፒውተር ላይ እየተቀመጠ ነገር ሌላው ነገር ደግሞ ያው በፍጥነት ነገሮችን ለመስራት ወይንም ለመተግበር በጣም ቀልጣፋና በአጭር ዘዴ ነው ተመራጭም የሆነ ዘዴ ነው ማለት ነው። ይህ ኮምፒውተር እንግዲህ እነዚህ ይህ ማለት ያው ከኮምፒውተር ጥቅሞች በጣም ውስኖቹ ናቸው ያው ከእለት ተእለት ህይወታችን ጋር በጣም የተቆራኙ ነገሮች ያው በኮምፒውተር የሚሰሩ ነገሮች አሉ ማለት ነው። እንግዲህ በተለያየ ቦታ ላይ የምናያቸው የህትመት ውጤቶች ሁሉም በኮምፒውተር ተዘጋጅተው ወደ ወረቀት የተገለበጠ ነገር ነው ማለት ነው ከዛ አንፃር እንግዲህ ያው በጣም ዘርፈ ብዙ ጥቅሞች አሉት። እና ሰዎች ያው አሁን ላይ የተማሪዎችም ሆነ ሌሎች ሰራተኞች ያው መሰረታዊ የኮምፒውተር አጠቃቀም እውቀት ቢኖራቸው ብዬ እመክራለሁ ምክንያቱም ነገሮች ወደ ኮምፒውተር ስራ ስለተቀየሩ አሁን ላይ ብዙ በወረቀት የማገላበጥ ወይንም ደግሞ ነገሮችን በወረቀት የመስራት ነገር እየቀነሰ ያለበት ሁኔታ ነው ስለዚህ ማንኛውም ሰው መሰረታዊ የሆነ የኮምፒውተር አጠቃቀም እውቀት ቢኖረው በጣም ተጠቃሚ ይሆናል ማለት ነው እና ቢማሩና ቢሰለጥኑ ብዬ የማይችሉ ሰዎች ካሉ ቢማሩ ቢሰለጥኑ ተገቢ ነው ብዬ አምናለሁ።

እሺ ወለደ የሚለው ቃል እንግዲህ ስንመለከት ዘሩን ተካ ከሚለው ቃል ጋር ተመሳሳይ የሆነ ትርጉም አለው ማለት ነው። እንግዲህ ይሄ ወለደ የሚለው ነገር በሌላ አተረጓጎም ደግሞ አይኑን በአይኑ አየ ይባላል ማለት ነው። ይህ አይኑን በአይኑ አየ የሚባለው ምንድነው? አንድ ሰው ልጅ ሲወልድ አይኔን በአይኔ አየሁ ይበቃኛል ከዚህ በኋላ ይላል ማለትም ያው ልጅን መውለድ እንደ ትልቅ ስኬት ነው የሚታየው ልጆች የፈጣሪ በረከቶች ናቸው። የፈጣሪ ጸጋ ነው እና ያው ይሄ አይኔን በአይኔ አየሁ ወይንም ደግሞ ዘሬን ተክቻለሁ ይባላል። እና ወለደ የሚለው ቃል እንግዲህ እዚህ ጋ ያው ለወንድ ነው የተጠቀምነው እንግዲህ የተለያዩ እንስሳት ወይንም ደግሞ እጽዋቶች የራሳቸው የሚራቡበት ሁኔታ አለ። እንደየ ተፈጥሯቸው ያው ለምሳሌ ሰዎች ቀጥታ ልጅ ወለዱ ይባላል ወይንም ደግሞ ልጅ በመውለድ ነው አምሳያቸውን በመተካት ነው የሚታወቀው ማለት ነው። ሌሎችም እንስሳቶች እንደዛው አሉ ሌሎች ደግሞ እነዚህ ክንፍ ያላቸው እንስሳቶች ደግሞ በመጀመሪያ እንቁላልን በመውለድ ነው ከዛም በኋላ ወደ ዘራቸውን ወደ መተካት የሚሄዱት ማለት ነው። እንቁላልን በመጣል ወይንም ደግሞ እንቁላል ጣለ ተብሎ ነው ከዛም በኋላ ነው ለእነዚህ ለአእዋፋት ለሆኑ እንስሳቶች ወለደ ብለን አንጠራም ማለት ነው። ምክንያቱም እንቁላል ከጣሉ በኋላ ውጪ ላይ ነው ማለት ነው ልጆቻቸውን የሚፈለፍሉት እና ከሰውነታቸው ውጪ ከወጣ በኋላ ነው እንቁላላቸው በተለያየ መልኩ እንግዲህ እንደ ዶሮ ወፍ የመሳሰሉት በመታቀፍና ሙቀት በመስጠት ዘራቸውን ይተካሉ ማለት ነው። እንቁላላቸውን ሙቀት ሰጥተው ሌሎች ነገሮች ለምሳሌ እንደ እንቁራሪት ምናምን ደግሞ እንግዲህ ከውሃ ውስጥ ወጣ አሸዋ ወይንም ዳር ላይ እንቁላሏን ጥላ ነው እንግዲህ በዛ በአሸዋ ሸፍና አስቀምጣ ከዛም በኋላ የሚፈለፈሉት ማለት ነው። እንግዲህ ሁሉም ያው ፈጣሪ እንደየ አፈጣጠሩ ወይንም ደግሞ እንደየተፈጥሯቸው ዘራቸውን ሲተኩ እናያለን ማለት ነው። በዛው ልክ ደግሞ እጽዋቶች የሚራቡበት የሆነ የራሳቸው የሆነ ሂደት አለ ወይንም የመራቢያ ሂደት አለ አንዳንድ እጽዋቶች እንግዲህ በንፋስ አማካኝነት ዘራቸውን የሚተኩበት ሂደት አለ። አንዳንድ እጽዋቶች ደግሞ ቅርንጫፍ በማውጣት ወይንም እዛው ጋር ስሩ ወደ ሌላ ቦታ በመዛመት ከዛም በኋላ እዛው በማደግ የሚዋለድበት አይነት ነገር አለ። ያው ተዋለደ ነው የሚባለው ያም ለምሳሌ ሙዝን ብንመለከት በንፋስ ምናምን ሳይሆን የሚራባው ለምሳሌ ከስሩ ላይ ሌላ ሌላ ቅርንጫፍ ለማውጣት ወይንም ደግሞ ጉንቁል ለማውጣት ይሞክራል ማለት ነው። ያ ጉንቁል ካደገ ሲያድግ እያደገ ይሄዳል ያኛው ደሞ ያፈራው ሙዝ ደሞ ይቆረጣል ማለት ነው። ያው በባህሪው ሙዝ አንድ ጊዜ ብቻ ነው የሚያፈራው ከዛን ደግሞ አያፈራም ስለዚህ ያ ያፈራው ግንድ ተቆርጦ ይጣላል ማለት ነው። ራሱን የሚተካው በስር አማካኝነት ነው እንግዲህ ስሩን ወደ ውስጥ አስፍቶ ከዛን ስሩ የራሱ የሆነ ጉንቁል አበጅቶ ወደ ላይ ያድጋል ማለት ነው። በዛ አማካኝነት ይራባሉ ወይንም ደግሞ ይዋለዳሉ ይዋለዳል ማለት ነው እየተዋለደ ይሄዳል ማለት ነው ያው ይሄም ተዋለደ ወይንም ደግሞ ወለደ ነው የሚባለው ማለት ነው። ሌላው እንግዲህ የሚዋለድበት የተለያየ መንገድ አለው አንዳንድ ተክሎችን ስናይ ፍሬ በማፍራት ከዛም ፍሬያቸውን ከተከልን ወይንም ደግሞ ከዘራን በኋላ የሚዋለዱበትና የሚራበቡበት ሁኔታ አለ። በአጠቃላይ ወለደ የሚለው ተራባ የሚለውን ወይንም ደግሞ ራሱን ተካ ዘሩን አስቀጠለ የሚለውን ነገር ቃል ይተካልናል ማለት ነው

እሺ ተራክቦ ይላል ተራክቦ ማለት እንግዲህ ያው ግንኙነት እንደማለት ነው ተራክቦ ሲባል ሁለት ጾታዎች የሚያደርጉት ግንኙነት ማለት ነው። በዛ ግንኙነቶች ውስጥ እንግዲህ የየራሳቸው የዘር ፍሬ ይኖራቸዋል በዛ ያ የዘር ፍሬ አንድ ላይ የሚገናኝበትና የራሳቸውን አምሳያ የሚተኩበት አይነት ተፈጥሮአዊ ሂደት ነው ማለት ነው። ይህ ሂደት እንግዲህ ያው ተፈጥሮአዊ ሂደት ነው የሚባለው ያው የሰው ልጅም ራሱን በዛ አይነት መንገድ ነው የሚተካው ማለት ነው። ከዚህ ጋር ተያይዞ እንግዲህ የተለያዩ እንስሳትም በዚህ አይነት መንገድ ነው ራሳቸውን የሚተኩበት ሂደት አለ ማለት ነው። ከዛ ያው ከዛ ባለፈ እንግዲህ ሌሎች ደግሞ ከዚህ ከ ይሄ ተራክቦን ስንል ከተራክቦ ወጥተው ደግሞ ለምሳሌ በንፋስ አማካኝነት የሚገናኙ እጽዋቶች አሉ ራሳቸውን ለመተካት በሚያደርጉበት ወይንም ደግሞ ዘራቸውን ለማስቀጠል የሚያደርጉት በንፋስ አማካኝነት ነው ማለት ነው። ያ ማለት ሴት የሆነች ለምሳሌ ፓፓያም ብንወስድ ፓፓያ ሴት ዘርና ወንዴ ዘር አለ ፓፓያ በባህሪው ሴት ዘር ነው የሚያፈራው ማለት ነው። ወንድ የሆነው ዘር አያፈራም ማለት ነው። አበባ ብቻ ነው የሚፈጥረው ማለት ነው። እንዲሁ አድርጎ እና ያ ፓፓያ ምንድነው? የሚሆነው ሴት ዘር ያለበት ፓፓያ አበባ ታፈራለች እና ልክ አበባ ስታፈራ ያ ወንድ ዘር በአካባቢው ካለ እነዛ ንፋስ ይመጣና በንፋስ አማካኝነት ከላዩ ላይ ብናኙ ሄዶ እዛች ሴት አበባው ላይ ያርፋል ማለት ነው። እንግዲህ ያ አበባ ምን ሆነ ማለት ነው። አንድ ላይ ተገናኘ ወይንም ደግሞ ተራክቦ አካሄደ ማለት ነው። በንፋስ አማካኝነት ስለዚህ ምንድነው ያ ወደ ፍሬ ወይንም ደግሞ ፓፓያው ራሱ ፍሬውን እንድያፈራ ያደርጋል ማለት ነው። በዛ አይነት መንገድ የሚራቡ አሉ። ሌላው እንግዲህ ያው ለምሳሌ በተለያዩ ደግሞ ነፍሳት የሚራቡ አሉ ያ ደግሞ ለምሳሌ ያህል አንዳንድ ንብን ብንመለከት አበባን ትቀስማለች ያንን ወንድ የዘር አበባ ላይ ሄዳ ተቀምጣ የወንድውን አበባ ሰም ካነሳች በኋላ ሌላ ተክል ሄዳ ደግሞ ሴትየዋ ላይ ትቀመጥና የሴትየዋን አበባ ሰም ስትቀስም ከዛ ደግሞ አንድ ላይ የሁለቱ ጥምረት ይኖራል ማለት ነው። ይገናኛል ማለት ነው። ስለዚህ ሴቷ የአበባ ዘር የማጣበቅ ባህሪ አለው በባህሪው ማለት ነው ያ እንግዲህ ከዛ የመጣውን የአበባ ሰም አጣብቆ ይይዛል ማለት ነው። እንግዲህ በዛ ጊዜ ሂደት ይሄ ተፈጥሮአዊ የሆነ የተራቆ ሂደት ነው። በአጠቃላይ ተራቆ የሚባለው ግንኙነት እንደማለት ነው ግንኙነት ደግሞ ስናይ ተቃራኒ ጾታዎች የሚያደርጉት ዘራቸውን ለመተካት የሚያደርጉት ሂደት ነው ማለት ነው። ይሄን ይመስላል።

አውርድ የሚለው ቃል እንግዲህ ዝቅ አድርግ እንደማለት ነው። ይህ አውርድ የሚለው ቃል ካለበት ቦታ ላይ ዝቅ ወዳለ ቦታ ላይ አስቀምጥ እንደማለት ነው። አንዳንድ ጊዜ ይህ ቃል እንደ ትእዛዝም ያገለግላል ማለት ነው። አውርድ የሚለው ቃል እንደ ትእዛዝ ስል ምንድነው? አንድን ሰው ለምሳሌ የሆነ ቦታ ላይ ተሰቅሎ የተቀመጠ እቃ ካለ ያንን እቃ እንዲያቀብለን ወይንም ደግሞ ዝቅ እንዲያደርገው። ከዛ መደርደሪያ ላይ አንስቶ ወደ ታችኛው መደርደሪያ ላይ እንዲቀይር ከተፈለገ ያን እቃ አውርድ ይባላል ማለት ነው። እንግዲህ ያን እቃ አውርድ ማለት ያው አውርድ ተግባር ነው ተግባራዊ ቃል ነው። እና እቃውን አንስቶ ወደ ታች እንዲያደርገው ወይንም ደግሞ ሰው ወደሚደርስበት ዝቅ ወደ በዓለ ቦታ እንዲያደርገው ነው ማለት ነው። ያ ምንድነው የሚያሳየን አንድ ነገር ወይንም ደግሞ አንድ የሆነ ነገር ከፍ ያለ ቦታ ላይ ተቀምጧል ወይንም ደግሞ ያለበት ቦታ ከፍ ያለ ነው ማለት ነው። አውርድ የሚለውን ቃል ለዛ ነው የምንጠቀመው። እንግዲህ አውርድ የሚለው ቃል የተለያየ ትርጉም ሊኖረው ይችላል እንደ ሰውየው አነጋገር ማለት ነው። ለምሳሌ ሀሳብህን እስቲ መሬት ላይ አውርድ ይባላል ያ ማለት ሀሳብህን መሬት ላይ አውርድ ማለት ሀሳብህን በተግባር ተግብረው ወይንም ደግሞ ያሰብከውን ነገር በተግባር ስራው እንደማለት ነው። ስለዚህ እዚህ ጋር ምንድነው ስራውን ስራው ወይንም በሀሳብ ያስቀመጥከውን ነገር በተግባር አሳየን እንደማለት ነው። ሀሳብህን መሬት ላይ አውርድ ሲባል ያው ቀጥተኛ ያልሆነ ትርጓሜ ነው። ይህ ትርጓሜ እና እንደዛ ሰዎች ሲሉ ይስተዋላሉ። በአጠቃላይ ያው አውረድ የሚለው ከፍታ ላይ ያለ ነገር ወይንም ደግሞ ከፍ ያለ ነገር ወደ ታች ዝቅ ማድረግ ወይንም ደግሞ ካለበት ከፍታ ላይ በተወሰነ ወደ ታች ማድረግ እንደማለት ነው። ይሄን ይመስላል

እጅ ማለት እንግዲህ ያው የሰው ልጆች ላይ የሚገኝ አካል ነው የሰው ልጆች አካል ከአካሎቻችን አንዱ ክፍል ነው። እጅ እንግዲህ ሁለት የሰው ልጅ ሁለት እጅ አለው። አንድ ግራ እጅ አለው አንድ ቀኝ እጅ አለው። እንግዲህ እጅ ለተለያየ ነገር ይጠቅመናል በዋናነት እጅ ያው ስራ ለመስራት እንጠቀምበታለን ሌላው ነገር ደግሞ ያው እጅን ተጠቅመን ሰላምታ እንለዋወጥበታለን ማለት ነው። ከሰዎች ጋር እና በእጃችን እንግዲህ ብዙ ነገሮችን ነው የምንሰራው ያው አብዛኛው ነገሮች በእጅ ነው የሚሰሩት ማለት ነው። ለምሳሌ የተለያየ ጽሁፍ መጻፍ ሊሆን ይችላል ያው በእጃችንን ተጠቅመን ነው ጽሁፍ የምንጽፈው። እና ያው ሌላው ነገር ደግሞ የተለያየ የእርሻ ስራ ሊሆን ይችላል እቃ ማንሳት ሊሆን ይችላል። ምግብ ማብሰል ወይንም ደግሞ ምግብ መስራት ሊሆን ይችላል። ብቻ በአጠቃላይ ያው በእጃችን በጣም ብዙ ዘርፍ ብዙ የሆኑ ስራዎችን እንሰራለን ማለት ነው። እና ያው እጅ ከሰው ልጅ ጋር ያለው ቁርኝነትና ጠቀሜታ በጣም ከፍተኛ ነው። ብዬ አምናለሁኝ እንግዲህ እጅ የሚባለው አካል የተለያዩ ክፍሎችን በውስጡ ይዟል ወይንም ደግሞ ስያሜዎችን ይዟል ለምሳሌ የእጃችን ጫፍ ላይ ጣቶች አሉ። እነዛ እጣቶች እንግዲህ አንድ እጅ ላይ አምስት እጣቶች ይገኛሉ እጣቶች በራሳቸው የራሳቸው የሆነ ስያሜ አላቸው። ምንድነው? የሚባሉት ለምሳሌ አጭሩና ወፈር የሚለው ጣት አውራ ጣት በመባል ይታወቃል ማለት ነው። ቀጥሎ ያለው ጣት ደግሞ ከአውራ ጣት ቀጥሎ የሚገኘው ጣት ጠቋሚ ጣት በመባል ይታወቃል። ሌላኛው ደግሞ እንግዲህ መሃል ላይ የሚገኘው ጣት ትንሽ ረዘም የምትለዋ እሱ ደግሞ የመሃል ጣት በመባል ይታወቃል። ሌላኛው አራተኛ ላይ የሚገኘው ጣት ደግሞ የቀለበት ጣት በመባል ይታወቃል። የመጨረሻዋ ጣት እንግዲህ ትንሿ ጣት ወይንም ደግሞ የማርያም ጣት በመባል በተለምዶ ይታወቃል ማለት ነው። ሌላው ደግሞ እንግዲህ ጣታችን ላይ ደግሞ ጥፍር የሚባል ክፍል አለ ማለት ነው። ይህ ጥፍር የሚባለው ክፍል እያንዳንዱ ጣት ላይ እንደ ውበት ሆኖ እየተቀመጠ ነገር ነው ያው ጥፍር ራሱን ችሎ ብቻውን ያድጋል ሲያድግ የሚቆረጥና የሚስተካከል ነገር ነው ማለት ነው። ከዛ በተጨማሪ እንግዲህ ከከጣት ቀጥሎ የምናገኘው ክፍል እንግዲህ መዳፍ የሚባለው ክፍል ነው። መዳፍ ማለት እንግዲህ የእጃችን የውስጠኛው እዝርጉ አካል ወይንም ደግሞ ዝርግ የሆነ ክፍል ነው ማለት ነው። ከዛ አልፎ ደግሞ እጅ እንግዲህ ክንድ የሚባል ክፍል አለው። ይህ ክንድ የሚባለው ክፍል እንግዲህ ከጣታችን ወይንም ደግሞ ከመዳፋችን አንስቶ እስከ አንጓው ወይንም ደግሞ መታጠፍ እስከሚችለው ድረስ እያለው ማለት ነው በሁለቱ በ በሁለቱ መተጣጠፊያዎች መሃል ያለው ቀጥ ያለው ክፍል ክንድ ይባላል ማለት ነው። እንግዲህ ሌላው ነገር ደግሞ ከዛ ከክንድ ቀጥሎ እስከ ትከሻ ድረስ ያለው ክፍል ጡንቻ በመባል ይታወቃል። ይህ ጡንቻ የሚባለው ክፍል እንግዲህ በላው ላይ ከሌላው ከእጅ አካላት የተለየ የሆነ የመወፈር ባህሪ አለው ማለት ነው። ቅርጹ እና የተወሰነ ቅርጽ የሚይዝ አይነት ነገር ነው። ይህ ነገር እንግዲህ በተለይ ስፖርት በሚሰሩ ሰዎች ላይ ትንሽ የመጠንከርና ሰውነት የሆነ ለየት ያለ ቅርጽ የመያዝ አይነት ነገርም አለ። እና ያው እጅ የሚባለው ክፍል እነዚህን ሁሉ የሚያካትት ክፍል እና ተንቀሳቃሽ እና ተጣጣፊ የሆነ ክፍል ነው። እንግዲሀ ስናይ እዚሀ ጋር እጃችንን ሶስት ቦታ ላይ ወይንም አራት ቦታ ላይ ይንቀሳቀሳል ማለት ነው። የእጃችን ክፍል አንደኛው ጣቶቻችን በራሳቸው ይንቀሳቀሳሉ እና ጣቶቻችን መሃል ላይም የመንቀሳቀሻ አንጓ አላቸው ማለት ነው። ሌላው ደግሞ መዳፋችን ከክንዳችን ጋር የተያያዘው ክፍል ላይ ይንቀሳቀሳል ማለት ነው። ከዛ በተጨማሪ ደግሞ ክንድ ላይ ታጣፊ አለ ማለት ነው ለመንቀሳቀስ ያግዘናል እሱም እና የመጨረሻው እንግዲህ የሚንቀሳቀሰው ክፍል ትከሻችን ጋር ወይንም ጡንቻችን የሚጀምርበት እጃችን የሚጀምርበት ቦታ ላይ ይንቀሳቀሳል ማለት ነው። እንግዲህ ያው እጃችን እንደዚህ እንዲንቀሳቀስ ተደርጎ የተሰራ ወይንም የተፈጠረ ነገር ነው ለዛም ነው ያው ብዙ ነገሮችን መስራት የሚችለው እንደፈለገን ማዘዝ የምንችለው የሰውነት ክፍላችን ስለሆነ ነው። ይሄን ይመስላል

እሺ እንግዲህ ያው ታክሲ በሚል ርዕስ የተወሰነ ነገር ላወራ እሞክራለሁኝ። ታክሲ ማለት እንግዲህ የመጓጓዣ አይነት ወይንም ደግሞ የህዝብ አገልግሎት የሚሰጡ የመጓጓዣ አይነቶች ናቸው። እንግዲህ እነዚህ ታክሲ የሚባሉት የመኪና አይነቶች ወይንም ደግሞ ተሽከርካሪ አይነቶች ለሰዎችን የሚያጓጉዙ ወይንም ከአንድ ቦታ ወደ አንድ ቦታ የሚያጓጉዙ በግል የሚገዙ ወይንም ደግሞ የግል ባለ ንብረቶች ናቸው ማለት ነው። እነዚህ መጓጓዣዎች እንግዲህ ሰዎች ከአንድ ቦታ ኧ ኧ ተሳፍረው ወደ ሌላ ቦታ ሲሄዱ ለሄዱበት አገልግሎት ወይንም ደግሞ ለተሳፈሩበት የሚከፍሉት ክፍያ አለ ማለት ነው። ያንን ክፍያ የሚከፍሉት እንግዲህ ለባለ ታክሲው ባለቤት ነው ማለት ነው። እንግዲህ ታክሲ ሲባል ያው ለትርፍ ለትርፍ ወይንም ደግሞ ለስራ ለማትረፍ የሚገዛ ወይንም የሚሰጥ አገልግሎት ነው ማለት ነው። ያው በከተማቸውን ውስጥ የተለያዩ የታክሲ አገልግሎቶች አሉ። ከእነዚህ የታክሲ አገልግሎቶች እንግዲህ ብዙ ጊዜ ለታክሲ አገልግሎትነት የሚውሉ መኪኖች ከመደበኛ ወይንም ደግሞ መስመር ረጅም ርቀት ከከተማ ወደ ከተማ የሚሄዱ አይነት መኪኖች ሳይሆኑ ያረጁና በይዞታቸው ትንሽ አቅማቸው ወረድ ያሉ መኪኖችን ነው ለታክሲነት የሚጠቀሙት ማለት ነው። አንድ መኪና እ እ በጣም ያረጀ ከሆነና ረጅም ጊዜ ያገለገለ መኪና ከሆነ እ እ ያ መኪና ረጅም ርቀት እንዲሄድ አይፈቀድለትም ማለት ነው። ያም ሲሆን ደግሞ ምን ይደረጋል ወደ ታክሲ ስራ እንዲገባ ነው የሚደረገው ማለት ነው እንግዲህ ታክሲ ስራ ላይ ለምንድነው ያ የተፈለገው አንደኛ ታክሲ አገልግሎት የሚሰጡት መኪኖች ከተማ ውስጥ ስለሆነ አስፋልት ላይ ነው የሚሄዱት ማለት ነው። ያ ማለት በተስተካከለ መንገድ ላይ ነው የሚሰሩት ማለት ነው። ሁለተኛ ነገር ደግሞ አጭር ርቀት ነው ወይንም ደግሞ አጭር አጭር ሰዓታትን ነው የሚሰሩት ማለት ነው። እዛው ከተማ ውስጥ እየተመላለሱ ሰዎችን ከአንድ ቦታ ወደ አንድ ቦታ ያደርሳሉ። ማለት ነው እና ያው ከተማዎችን ውስጥም ብዙ ታክሲዎች ይታያሉ። እንደገና ከዚህ ጋር ተያይዞ ደግሞ ብዙ የታክሲ መቆሚያዎች ወይንም ደግሞ ፌርማታ ተብሎ የሚታወቀው። በተለምዶ ፌርማታ ብለን የምንጠራው አካባቢ አለ። ለምሳሌ የታክሲዎች በብዛት የሚቆሙበት አካባቢ አሁን ላይ የናሽናል እና የበፊት ቢኤም በሚባል አካባቢ ላይ በጣም ብዙ ታክሲዎች ወደተለያየ አቅጣጫ የሚሄዱ ታክሲዎች ይቆማሉ። እነዚህ ታክሲዎች እንግዲህ እዛ ቦታ ላይ ሰዎችም እዛ ቦታ ላይ ታክሲዎቹ እንደሚቆሙ ስለሚያውቁ እ መሄድ ወደሚፈልጉበት ቦታ ሲፈልጉ ወደዛ ቦታ ነው የሚሄዱት ማለት ነው። እዛ ቦታ ላይ ይሄዱና እንግዲህ እነሱ መሄድ ወደሚፈልጉበት ቦታ የታክሲ ረዳቶች ወይንም ደግሞ ሂሳብ የሚሰበስቡ ልጆች አሉ። እነዛ ልጆች እንግዲህ ቦታዎችን ይጠራሉ። እነዛ ቦታዎችን ሲጠሩ ወደዛ ቦታ መሄድ የሚፈልግ ሰው ይገባል ማለት ነው። እና ታክሲ ስንል እንግዲህ ያው ብዙ ሰው ሆኖ አንድ ላይ የመኪና ውስጥ የሚሄድበት የህዝብ አገልግሎት የሚሰጥ የተሽከርካሪ አይነት ነው። ከዛ ያው በተጨማሪ እንግዲህ ታክሲን ተክቶ የሚሰራ አሁን ላይ ያለው ነገር ያው ባጃጅ ነው። ባጃጅ እንግዲህ ባለ ሶስት እግር ተሽከርካሪ ተብላ የምትታወቅ ነች። ይቺ ባለ ሶስት እግር ተሽከርካሪ አነስተኛ የሆነ የሰው መጠን ነው የምትይዘው ከታክሲ አንፃር ስናየው። ለምሳሌ አንድ ባጃጅ ሶስት ሰው ወይንም ደግሞ እስከ አምስት ሰው የሚይዙ ባጃጆች አሉ። ስለዚህ እነዚህ በጣም አነስተኛ የሆነ የሰው መጠን ነው። የሚይዙት ያው ከተማችን ውስጥም በጣም በሰፊው ሁኔታ ይሄ የታክሲን ወይንም ደግሞ የመጓጓዣ አገልግሎትን አንድ ላይ ከታክሲ እኩል በሚባል ደረጃ ሸፍነው ይገኛሉ ማለት ነው። እና ያው አጠቃላይ ስለ ታክሲ ያለው ሀሳብ ይሄ ነው።

አጭበርብር የሚለው ቃል ላይ የተወሰነ ነገር ለማውራት እሞክራለሁኝ እንግዲህ እንደሚታወቀው አጭበርብር ማለት ምን ማለት ነው? አንድ ነገር ማታለል ማለት ነው። አጭበርብር ማለት አታልል ማለት ነው። ቃሉ ቀጥተኛ ቃሉ እንግዲህ ማታለል ስንል ያው በተለያየ ነገር ሊገለጽ ይችላል። ለምሳሌ ሁለት ሰዎች አንድ ነገር ላይ ይተማመናሉ ያ በመተማመን ደረጃ ያለውን ነገር አንደኛው ሰውዬ ሀሳቡን ይቀይርና ይዋሻል ወይንም ደግሞ ይክዳል ማለት ነው። ያ እንግዲህ ሲክድ ምንድነው? አጭበርብር ወይንም ደግሞ ማጭበርበር ይባላል ማለት ነው። ማጭበርበር ማለት አታለለኝ ወይንም ደግሞ ዋሸኝ ከማለት ጋር ያው ቃሉ የተያያዘ ነገር ነው። እንግዲህ ይሄ ነገር በተለያየ ጊዜ ሰዎች የማታለል ወይንም ደግሞ የማጭበርበር ነገር ሊደርስባቸው ይችላል። እና አንዳንድ ሰዎች ያው የተለያዩ ነገሮች ያወራሉ ግን ያን ነገር አይተገብሩም። እንግዲህ የዛን ጊዜ ማጭበርበር ይባላል ማለት ነው።